የስራ ጊዜው እንዴት ነው? ያው የስራ ጊዜ ማለት አንድ ሰው የሚሰራበት የስራ ጊዜ ነው ማለት ነው። ያው እንግዲህ በቀን ሃያ አራት ሰዓት ውስጥ በቀን ሃያ አራት ሰዓት አለው ማንኛውም ሰው ይህ ለሁሉም የተሰጠ እኩል ጊዜ ነው ሁሉም ሰው በቀን ሃያ አራት ሰዓት አለው ለአንዱ የሚያስብበት ወይንም ላንዱ የሚበልጥበት አይኖርም ማለት ነው። የትኛውም ጤነኛ የሆነ ሰው መስራት የሚችል ሰውና ስራ ያለው ሰው። በቀን ሃያ አራት ሰዓት አለው እንግዲህ ከዚህ ከሃያ አራት ሰዓት ውስጥ የሚፈልገውን መርጦ ከዛ መካከል ለስራ የሚያደርገው አለ ለእረፍት የሚያደርገው አለ እንዲሁም ለራሱ ጊዜ የሚሰጥበት ለምግብ ሊሆን ይችላል ለንጽህናውን ለመጠበቅ ይሆን ሊሆን ይችላል ወይም ከመተሰብ ጋር ጨዋታ ሊሆን ይችላል። እና ከዚህ ከ ሃያ አራት ሰዓት ውስጥ ከፋፍሎ ለመኝታ ወይንም ለአንቀልፍ እንዲሁም ለስራ እንዲሁም ደግሞ ለራሱ ጊዜ ለመስጠት። እዚህ ጋር መኝታ ያው ወይንም እንቅልፍ የተጠቀሰበት ያው ሰው ካልተኛ ስለማይሰራ ማለት ነው። መተኛት ኮምፒውተር አይደለም ወይንም ሌላ ማሽን አይደለም። ስለዚህ እረፍት ያስፈልገዋል የስራ ጊዜውን በአግባቡ ለመወጣት የእረፍት ጊዜ ያስፈልገዋል ማለት ነው። እንደውም ደግሞ ለራሱም ጊዜ ያስፈልገዋል ከበተሰቡ ጋር የሚያሳልፈው ጊዜ ሊሆን ይችላል። ለራሱ ንጽህናውን የሚጠብቅበት ጊዜ ይሆናል ያው ከስራ ባሻገር ሁለት ስራ የሚያግዙ ብዙ ነገሮች ስላሉ ማለት ነው። ለነዛ ጊዜ ይሰጣል ማለት ነው። እና አሁን እንግዲህ እኔ በቀን እስከ አስር ሰዓት የሚሆነውን እሰራለሁ ብዬ አስባለሁ። ያው ከሃያ አራት ሰዓት ውስጥ አስሩን ሰዓት ለስራ አደርጋለሁ ብዬ አስባለሁ። ከዚህ ባሻገር ያለው ሰዓት ደግሞ እንቅልፍ አለ እንደውም ለተለያዩ ነገሮች ማህበራዊ ነገሮች ይኖራሉ። ለእነሱ እንዲሁም ለራሴ ጊዜ በመስጠት ላሳልፍ እችላለሁኝ ማለት ነው። ያው እንግዲህ የስራ ባህል ይህን ይመስላል። የስራ ጊዜ አንዳንዶች ሃያ አራት ሰዓት ሰራን የሚሉ አሉ አንዳንዶች ደግሞ የቀኑን ክፍል የጊዜ ብቻ የሚሰሩ አሉ ማለት ነው። ያው ሃያ አራት ሰዓት ሰራን ይበሉ እንጂ አንድ ሰው ሃያ አራት ሰዓት ሊሰራ አይችልም። ያው በማቀያየር ሰራተኛው ቀን የሰራውን ማታ በማሳረፍ እና ማታ የሰራውን ደግሞ ቀን በማሳረፍ ያንን በማቀያየር የሚሰራ የሰራ ሂደት ነው። እንጂ ሃያ አራት ሰዓት ሊሰራ ሊሰራ የሚችል ሰው የለም ማለት ነው። ምክንያቱም ሰው ማሽን አይደለም ሰው ኮምፒውተር አይደለም። ወይም ሰው ሮቦት አይደለም ማለት ነው። ስለዚህ የሰው ልጅ ማረፍ ይፈልጋል ከድካሙ እረፍት አድርጎ መስራት መመለስ ይፈልጋል ማለት ነው። እንደማንኛውም ማሽን ወይም እንደማንኛውም ኢንዱስትሪ እንደማንኛውም ኮምፒውተር ወይም እንደየማንኛውም ሮቦት ቻርጅ አድርገህ ስራ ወይንም አውቶማቲክ ስራ ሊባል አይችልም ማለት ነው። የሰው ልጅ ምክንያቱም ልጅ እረፍት ስለሚያስፈልገው ማለት ነው ጉልበቱም እረፍት ያስፈልገዋል። ጭንቅላቱም እረፍት ያስፈልገዋል ማለት ነው። ስለዚህ እረፍት ካላደረገ እነዚህ ነገሮች ጊዜ የሆኑና ሰውየው ስራውን በአግባቡ እንዳይሰራ ሊያደርጉት ይችላሉ ማለት ነው። እናም በዚህ የተነሳ ያው የስራ ጊዜ ይከፋፈላል ማለት ነው። ከሃያ አራት ሰዓት ውስጥ የተወሰነውን ለስራ ይሰጣል የተወሰነውን ለእረፍት ይሰጣል ማለት ነው። እና በአጠቃላይ ወይም እንደ መጨረሻ የኔ ስራ ጊዜ በቀን አስር ሰዓት ነው። እሱም ያው አብዛኛው በቀኑ ክፍለ ጊዜ ነው የሚሆነው እንደዚህ አስፈላጊነቱ ደግሞ ያው ከሌሊቱም ክፍለ ጊዜ የተወሰነ ሊሆን ይችላል። ግን በአብዛኛው ጊዜ አብዛኛውን ሰዓት በቀኑ ክፍለ ጊዜ ነው ማለት ነው። የኔ የስራው ሁኔታ

የአትክልት ስራ ታደርጋለህ ወይ? ያው እንግዲህ አትክልት ስራ አደርጋለሁኝ። አትክልት ስራ ማድረግ በጣም ደስ የሚል ነገር ነው። አትክልቶች ደስ ይላሉ ተፈጥሮአዊም ስለሆኑ ስራው ራሱ ደስ እያለ የምትሰራው አይነት ስራ ነው። እንደ ግብዓቱ ወይንም ውጤቱ ብቻ ሳይሆን ስራው ራሱ ሲሰራ በጣም ደስ እያለ የሚሰራ የሰራ አይነት ነው። ምክንያቱም አትክልት ማልማት በጣም ደስ ይላል አበቦችን ወርጠላ አትክልቱ እንደዚሁም ከመብቀሉ ጀምሮ አረንጓዴ ነው። እርጥበታማ መሬት ነው ማለት ነው። ውሃ ያው ስለሚያስፈልገው ግዴታ ውሃ ማጠጣት ስለሚኖርብህ ወይም የዛን የዝናብ ውሃ ስለሚኖር ማለት ነው። ከዚህ ከዚህ አንፃር በጣም ደስ የሚልና ሳቢ ነው ማለት ነው። ከዚህ አለፍ ሲል ደግሞ ያው ከአትክልቶቹ የምታገኘው ጥቅም ነው ከፍራፍሬዎቹ ለምግብነት ለራስ ልትጠቀመው ትችላለህ እንዲሁም ለገበያዬ በማቅረብ እየተለያዩ ገቢዎችን ልታገኙበት ትችላለህ ማለት ነው። እና የአትክልት ስራ በጣም ጥሩ። እና ድንች በስሩ በጣም ብዙ ፍሬዎችን በአንድ ጊዜ ሊይዝ የሚችል ነው ወይም ሊሰጥህ የሚችል ነው ማለት ነው። ያው እስከሚደርስ የተወሰነ ወራትን ትጠብቃለህ የተወሰነ ወራት መጠበቅ አለብህ እንጂ ከዛ ውጪ በጣም ፍሬው እጅግ ሊያፈራ የሚችልና እጅግ አዋጭ የሆነ ነው ማለት ነው። እንዲሁም ደግሞ ምንም አይነት በሽታ ሊያጠቃው አይችልም በአብዛኛው በሽታ አያጠቃውም ማለት ነው። ስለዚህ ድንች በጣም የትኛውም ደጋማ ወይንም ወይና ደጋ የሆነ ቦታ ላይ ሊመረት የሚችል የአትክልት አይነት ነው ማለት ነው። ስለዚህ ስሩ አፈር እስካደረክ ድረስ ፍሬ ዝም ብሎ ግንዱ ራሱ ስር ሰዶ ፍሬ ሊያፈራ ይችላል ማለት ነው። እና ደስ የሚል የአትክልት አይነት ነው። እንዲሁም ሽንኩርት አለ። እሱም በጣም ጥሩ ነው ያው በደንብ መንከባከብ ያስፈልጋል እንክብካቤ ያስፈልገዋል እንጂ። ከዛ ውጪ አሪፍ የሆነ አትክልት ነው ማለት ነው። ያው እንግዲህ በሞቃታማ አካባቢ የሚለው አትክልቶች እንዲሁም ወይና ደጋ በሆነ አካባቢ የሚለሙ አትክልቶች አሉ። እንዲሁም ደግሞ ያው በደጋማ ወይንም ቀዝቃዛ የአየር ንብረት ባለበት አካባቢ የሚለሙ የአትክልት አይነቶችም አሉ ማለት ነው። እና ከእነዚህ አትክልቶች ውስጥ ያው ለኔ አካባቢ የሚስማሙትን መርጨ የአትክልት ስራ እሰራለሁ ማለት ወይንም አትክልት አለም አለው ማለት ነው። በዚህም የተሻለ ገቢን ማግኘት እችላለሁ ማለት ነው። እንዲሁም የራሴን የምግብ ፍጆታ መሙያ ላከናውን እችላለሁ ማለት ነው። ያው እንደ አስፈላጊነቱ ማለት ነው። ከእኔ ከተረፈም ለገበያዬ በማቅረብ የተሻለ ገቢና ጥሩ ገቢን ለማግኘት ያስችለኛል ማለት ነው። ይሄ የአትክልት ስራ እና የአትክልት ስራ ጥሩ እና ደስ የሚል ከተፈጥሮአዊ የሆነ የስራ ዘርፍ ነው ማለት ነው። ስለዚህ ደስ እያለኝ የማደርገው የስራይነት ነው ማለት ነው። የአትክልት ስራ

ማብሰል ትችላለህ ወይ? ያው እንግዲህ ማብሰል አንዳንድ ነገሮች ላይ እችላለሁኝ አንዳንዶቹን ማለት ነው ማብሰል ሲባል ብዙ አይነት ነው ምግብ ብዙ አይነት ምግብ ልታበስል ትችላለህ ብዙ አይነት ምግብ ይኖራል ማለት ነው። አንዳንዶቹ ረጅም ሰዓት ሊወስዱብህ ይችላሉ አንዳንዶቹ ደግሞ ቶሎ ማብሰል ትችላለህ ማለት ነው። ስለዚህ አንዳንዶቹን እችላለሁ አንዳንዶቹን አልችልም ማለት ነው። ያው በርግጥ ምግብ ብዙ ጊዜ አልሰራም ምግብ አልፎ አልፎ ነው የምሰራው። ግን እነዛ የሚሰሩ ምግቦች አይነትን በደንብ አርጌ ማብሰል እችላለሁ ማለት ነው። መብሰል ከፈለኩኝ አንዳንድ ጊዜ ደግሞ ላናበስል እንችላለን ማለት ነው። ስለዚህ የተለያዩ ነገሮችን ተጠቅመህ ልታበሰል ትችላለህ። የተለያዩ ሀይሎችን የኤሌክትሪክ ልትጠቀም ትችላለህ ስቶቭ ለምሳሌ እሱን ከተጠቀምክ ያው ከፍተኛ የሆነ ሙቀትም ስለሚኖረው በቀላሉ ማብሰል ትችላለህ ማለት ነው። እንዲሁም ተመጣጣኝ የሆነ የሙቀት አይነት ሚኖረው ምግቡንም በትክክል ማብሰልና እንዳይበላሽ ደረጃውን የጠበቀ ምግብ መስራት ትችላለህ ማለት ነው። ኤሌክትሪክ ካልተጠቀምክ ምናልባት ከሰል ነው ያው ልትጠቀም የምትችለው ምግብ ለማብሰል በከሰልም ማብሰል ይቻላል ማለት ነው። የተለያዩ ነገሮችን እንደውም እሱን ካልተገኘ ጨራሮችን በመፈለግ እና በእነሱ እሳት በማንደድ የተለያየ ነገር ማብሰል ይቻላል ማለት ነው። እነዚህንና የተለያዩ የሀይል አማራጮችን እንዲሁም ሙቀት የሚሰጡ ለማብሰል የሚያስችል ሙቀት የሚሰጡ የተለያዩ ነገሮችን የተለያዩ ሙቀት ሰጪዎች ነገሮች እነሱን በመጠቀም በዛ ምክንያት ማብሰል ይቻላል ማለት ነው። እና የማብሰል ስራን ማካሄድ ይቻላል ማለት ነው።

የምትወደው ቀለም ምንድንነው? የምወደው ቀለም ያው ነጭ እና ጥቁር ቀለም በጣም ይመቸኛል አረንጓዴ ቀለምም ውስጤ ነው። ያው ግን በአብዛኛው ብዙም ከለር በጣም ደማቅ ቀለማማ የሆኑ እንደዚህ አረንጓዴ ቀይ እና ቢጫ አሉ በጣም ድምቅ ስለሚሉ ከዛ አይነት ትንሽ ላልወዳቸው እችላለሁ። በአብዛኛው የምወደው ቀለም ያው ነጭ ነው ነጭ ቀለም ይመቸኛል የምወደው አይነት ቀለም አይነት ነው ማለት ነው። ጥቁርም እንዲሁ እወደዋለሁ ማለት ነው። ከዛ ከእነዚህ በተጨማሪ ያው ፈገግ ያለ እንደ ግራጫ አይነት ቀለም እና ቡኒ ቀለሞችንም እነሱንም እወዳቸዋለሁ ማለት ነው። ብዙ አይነት ቀለም ይኖራል ቀለም እንግዲህ የግል ምርጫ ነው። ሁሉም ሰው የተለያየ አይነት ቀለም ይወዳል ማለት ነው። አንዱ ቀይ ሊወድ ይችላል አንዱ አረንጓዴ አንዱ ደግሞ ቢጫ ቀለምን ሊወድ ይችላል ማለት ነው። ያው ለምን አይባልም ሁሉም የየራሱ ምርጫ ስለሆነ ማለት ነው። ስለነበር በልጅነቴ እንደዚህ በጣም ቀለማማ የሆኑ ደማቅ ቀለም ያላቸው አይነት እነሱን እወድ ነበረ። ለምሳሌ እንዲህ ቀይ አይነት ቢጫ ቀለሞች በልጅ እያለሁ በጣም እወድ ነበር። ያው እንግዲህ አሁን ተቀይሯል ያ ያን አይነት ቀለም ብዙም ምርጫዬ አይደለም። ለምን አይባልም ያው እንግዲህ መቼም ሰው ልጅ በተለያዩ እርከኖች ሲያድግ የተለያዩ የእድገት እርከኖች ሲኖሩ ምርጫዎቹም እና አንዲሁም የሚወዳቸው ነገሮች ትኩረት የሚሰጣቸው ነገሮች ይለያያሉ ማለት ነው። ልጅ እያለ ምናልባት ሊወድ የሚችለው አሻንጉሊት ወይንም መጫወቻ እና እንደዚሁ ጥቃቅን ነገሮችን ይሆናል ማለት ነው። እያደገ ሲሄድ ደግሞ የተለያዩ ነገሮች ጥሩ ነገሮችን ሊወድ ይችላል ማለት ነው። እንዲሁም ሊመኝ ይችላል ማለት ነው። እና ከዛ አንፃር የኔም የቀለም ያው እያደኩ በመጣሁበት ጊዜ ወይንም ወደ አዳልት የሚባል ወደ ወደ ጉልምስና እድሜ በመጣሁበት ጊዜ ያው የቀለም ምርጫዬም ተቀይሯል። ማለት ነው እና እንደ አጠቃላይ ነጭ እና ጥቁር ቀለም አይነት እወዳለሁ ማለት ነው። እንዲሁም ውሃ ሰማያዊ እሱም የሚመችኝ የቀለም አይነት ነው ማለት ነው። ይህን ይመስላል

የሽክላ አቃወችን ትጠቀማለህ ያው የተለያዩ የሽክል አቃወችን እንጠቀማለን ብዙ አይነት የሸክላ እቃዎች ይኖራሉ የወጥ መስሪያ ድስት ይኖራል እንዲሁም የውሃ መቅጃ ማሰሮ የሚባለው አለ ማለት ነው። እና እነዚህን እቃዎች እንጠቀማለን ያው የውሃ መቅጃ ማሰሮ ያው። ባለፉት ሃያ ወይንም ሰላሳ አመታት ያሉት በጣም ለውሃ መቅጃነት ሚያገለግልና ፕላስቲክ ጎማ ከመምጣቱ በፊት እጅግ የሚያገለግል የሸክላ እቃ ነበር። ሌላኛው እና ዋናኛው የረሳሁት ምጣድ መጋገሪያ እሱ እንግዲህ እንጀራ የምጋገርበት ምጣድ የሸክላ ነው። እጅግ አስደናቂ መሳሪያና ምርጥ እንጀራ መጋገር የሚያስችል መሳሪያ ነው ማለት ነው። ያው አሁንም ምንጠቀምበት በጣም ደስ የሚል የሸክላ እቃ ነው ማለት ነው። እና የተለያዩ የሸክላ እቃዎችን በቤት ውስጥ እንጥቀማለን በተለይ በገጠሩ እቃዎች የሸክላ ናቸው ማለት ይቻላል። እንዲሁም ወተት የምንገፋበት የቃ አይነት አለ ማለት ነው እሱም እንስራ በመባል ይታወቃል ማለት ነው። ያው ወተቱን በማጠራቀም ቅቤውንና ወተቱን ለመለየት ወይም ቅቤ ለማውጣት ሲባል የምንጠቀምበት የሸክላ አይነት ነው ማለት ነው። እና ብዙ አይነት ጠቃሚ ከአፈር ተሰርተው ብዙ የሰውን ህይወት ግን ለሰው ልጅ የሚጠቅሙ ብዙ አይነት እቃዎች አሉ ማለት ነው። ከእነዚህ መካከል ያው የተወሰኑትን እየጠቀስኳቸውን አይነት የሽክላ እቃዎች እንጠቀማለን

ወደ ስራ ወደ ስራ በሰአቱ ትደርሳለህ ያው እንግዲህ የስራ ሰዓት ማክበር ወይንም በሰአት በሰአቱ ወደ ስራ መድረስ የጥሩ ሰራተኛ መገለጫ ነው። አንድ ድርጅት የአንድ ሰራተኛ ሲቀጥረው የራሱ የሆነው የሚገባበት ወይንም የሚወጣበት ሰዓት ይኖረዋል ይህን ሰዓት አክብሮ መገኘት እና በዚህ ሰዓት ወደ ስራ መሄድ በአለቃው ፊትም ጥሩ ሰራተኛ እንዲሆን ያሳየዋል ማለት ነው እንዲሁም ለእሱም እድገት ለድርጅቱም ውጤት አሪፍ ነው ማለት ነው። እና በስራ ሰዓት በጊዜው መድረስ አስፈላጊ ነው ማለት ነው ያው እንደምታውቀው ጊዜ ውድ ነገር ነው። በዚህ ለሁሉም ሰው እኩል ጊዜ ተሰጥቶታል በህይወት እስካለ ድረስ በቀን 24 ሰዓት አለው ይህንን ሰአቱን ደግሞ በአግባቡ መጠቀም የሰውየው ድርሻ ነው ማለት ነው። ያው እንደሚባሉ አንዳንዶች ጊዜ ወርቅ ነው ይላሉ አንዳንዶች ደግሞ ጊዜ ህይወት ነው ይላሉ። ያው እንደዚህም ማስረጃ ያላችሁ ወርቅ በአለም ላይ ውዱ ነገር ነው። ጊዜም በአለም ላይ ውዱ ነገር ጊዜ ነው። ይላሉ ደግሞ ጊዜ ህይወት ነው የሚሉትም የራሳችን የሆነ መከራከሪያ ወይም የራሳቸውን ማሳመኛ አላቸው። ይህም ህይወት ካለፍ አይገኝም ጊዜም እንደዛው ነው የሚል መከራከር ያላቸው ማለት ነው። ይሄ ሰው ልጅ ህይወት ካለፈ ልናገኘው አንችልም። ስለዚህ ሰዓትም የትናንቱ ካለፈ ዛሬ ልናገኘው አንችልም ከአንድ ሰዓት በፊት ያለፈውን። አሁን ልንመልሰው አንችልም ስለዚህ ጊዜ ማለፍ የለበትም በአግባቡ መጠቀም አለብን የሚል ድምዳሜ አላቸው ማለት ነው። ያም ሆነ ይሄ ጊዜን በአግባቡ መጠቀም ጥሩና አስፈላጊ ነገር ነው ማለት ነው። ለስራውም ውጤት ሲባል ለድርጅቱም ውጤት ሊሆን ይችላል። ለሰራተኛውም ስኬት ሊሆን ይችላል። ጊዜን በአግባቡ ተጠቅሞ ስራን መስራት ያስፈልጋል ማለት ነው። ስለዚህ እኔም በተቻለኝ መጠን በስርዓቱ በሰአቱ ወደ ስራ ለመድረስ እሞክራለሁ ማለት ነው። አስፈላጊውን መጓጓዣ በመጠቀም እንዲሁም መነሳት ላለማርፈድና የስራ ሰዓትን ላለማስተዋጎል እሞክራለሁ ይሄ ማለት ነው።

ወደ ስራ እንዴት ትሄዳለህ ያው ወደ ስራ በተለያየ ምክንያት ሊኬድ ይችላል ማለት ነው በተለያየ የመጓጓዣ አይነት ሊኬድ ይችላል ማለት ነው። ያው እንደሚታወቀው በአሁኑ ዘመን ብዙ አይነት የመጓጓዣ አይነቶች አሉ ማለት ነው። ባደጉትም ባላደጉትም ሀገሮች የሚገኙ ብዙ አይነት የመጓጓዣ አይነቶች አሉ ማለት ነው። ለምሳሌ ያው መኪናዎች አሉ። የህዝብም የግልም መጓጓዣ ይኖራሉ እንደውም ሰርቪስ ይኖራል በመስሪያ ቤት ወይም በድርጅቱ የሚጓጓዙ የሰራተኛ ማመላለሻ ሰርቪስ ይኖራል ማለት ነው። እንግዲህ በእግርም መጓዝ ይቻላል በሳይክል እንዲሁም በሞተር ሳይክል መጓዝ ይቻላል ማለት ነው። ስለዚህ ከእነዚህ መጓጓዣዎች ውስጥ አንዱን መርጦ መጓዝ ይቻላል ማለት ነው። ያው እንደ ስራ ሁኔታ እና እንደ ስራ ቦታ እና የመኖሪያ አካባቢ ይወሰናል ማለት ነው ወደ ስራ የምንሄድበት የመጓጓዣ ወይንም አካሄዳችን ማለት ነው። ስለዚህ ለስራው ቅርብ የመኖሪያ አካባቢ ካለን የምንኖርበት ሰፈር እንዲሁም የምናድርበት ወይንም ወደ ስራ ከመሄዳችን በፊት ያለንበት ቦታ ያለው ርቀት ከስራ ቦታው ጋር ያለው ርቀት የምንጓጓዝበትን የመጓጓዣ አይነት ይወስነዋል ማለት ነው። ቅርብና በሰአቱ መድረስ ካስቻለን በእግራችን ወክ እያደረግን በእግራችን እንቅስቃሴ እያደረግን እንሄዳለን ማለት ነው። እንዲሁም ደግሞ ሩቅ ከሆነም ወይንም ሌላ ትራንስፖርት ሌላ መጓጓዣ ፈጣን የሚያስፈልገው ከሆነ እንደየአይነቱ ፈጣን መኪና ልንይዝ እንችላለን ወይንም በግል ራይድ ሊያዝ ይችላል ማለት ነው። ምክንያቱም ቶሎ ለመድረስ እንዲሁም ደግሞ ቀስ ብለን በመኪና ከሄድን መድረስ የምንችል ከሆነ በህዝብ ትራንስፖርት ልንሄድ እንችላለን። ሁሉም ደግሞ የመስሪያ ቤቱ የሰራተኞች የብቻቸው አገልግሎት የሚሰጥ የመጓጓዣ አገልግሎት የሚሰጥ መኪና ካለ በዛ ልንጓጓዝ እንችላለን ማለት ነው። እንዲውም ደግሞ በሳይክልም ልንሄድ እንችላለን ማለት ነው። በሰአቱ መድረስ የሚያስችለን ከሆነ በእነዚህ አማራጮች ለእኛ ብዙ ወጪ የማያስወጣንና በሰአቱ ደግሞ ወደ ስራችን እንድንደርስ የሚረዳንን የመጓጓዣ አይነት መርጠን እንጓዛለን ማለት ነው። ወደ ስራ ቦታችን ያው መጓጓዣ ዋና ነገር ነው ከስራ አንፃር ጋር በሰአቱ ለመድረስ እንዲሁም ሳይደክመን ለመድረስ አስፈላጊ ነው ማለት ነው። ምክንያቱም ደክሞን የምንደርስ ከሆነ ስራውን በአግባቡ ላንሰራ እንችላለን ተፈላጊውን ውጤት ላንሰጥ እንችላለን ማለት ነው። ለዛ መስሪያ ቤት ወይም ለዛ ድርጅት ምክንያቱም ሰውነታችን በመንገድ ዝሎ የምንሄድ ከሆነ እረፍት እስከምናደርግ ወይንም ድካማችን እስኪለቀን ድረስ ብዙ ስራዎችን ላንሰራ እንችላለን እንዲውም ልንደክም እንችላለን ማለት ነው። ለዚህ እና ለሌሎች ምክንያቶች ሲባል ለኛ የሚመቸንን የመጓጓዣ አይነት እና ዋጋው ኪሳችንን የማይጎዳ የመጓጓዣ አይነት መርጠን ወይ የስራ ቦታ እንሄዳለን ማለት ነው

ገንዘብ ትቆጥባለህ ወይ? ያው ገንዘብ እቆጥባለሁ አዎ አብዛኛው ሰው ገንዘብ ይቆጥባል ብዬ አስባለሁ። እና ገንዘብ መቆጠብም አስፈላጊ ነው ማለት ነው ከምናገኛት ገቢ ላይ የተወሰነች ሬቷን የተወሰነች ያክል ፐርሰንት እናስቀምጣለን ማለት ነው በቁጠባ መልኩ ከተለያዩ ወጪዎች አስተርፈን የተወሰነ ፐርሰንት እናስቀምጣለን ማለት ነው። አንዳንድ ሰዎች እንግዲህ ከገቢያቸው ላይ ግማሹን ሌላ ስራ ላይ ያውሉታል የተወሰነውን ደግሞ ለፍጆታ ያውሉታል ማለት ነው። ከዛ የተረፈውን ደግሞ ይቆጥባሉ ማለት ነው። ስለዚህ ገንዘብ መቆጠብ አስፈላጊና ወሳኝ ነገር ነው ማለት ነው። ያው ገንዘብ ደግሞ ለተለያዩ ነገሮች ሊቆጠብ ይችላል። አንደኛው ያው ወደፊት ለሚመጣ ነገር ድንገት ሊፈጠር ይችላል ተብሎ የሚታሰብ ድንገት አደጋ ቢከሰት የሆነ ነገር ያልተጠበቀ ወጪ ሊመጣ ይችላል ተብሎ ሲታሰብ ለዛ ሲባል ይቆጠባል ማለት ነው። ያንን ያልታሰበ ወይንም ያልታቀደ ወይንም ድገተኛ የሆነ ጉዳይ ሲገጥም ያንን ጉዳይ ማስፈጸሚያ ተብሎ ይቆጠባል ማለት ነው። ካልቆጠብን ለዛ ብለን የሆነ ነገር ካላስቀመጥን ያ በሚመጣበት ጊዜ ሌላ ችግር ውስጥ ያስገባናል ማለት ነው። ወይ ወደ ብድር ሊወስደን ይችላል ወይ ጉዳዩ ብድር ካልተገኘ ደግሞ ጉዳዩ ሳይፈጸም ሊቀር ይችላል ማለት ነው። ለምሳሌ ሰው ቢታመም ካልቆጠበ ወይንም የቆጠበው ያጠራቀመው ገንዘብ ከሌለ ብድርም ማያገኝ ከሆነ ህይወቱን እስከማጣት አደጋ ድረስ ሊያደርሰው ይችላል ማለት ነው። ሌላኛው የተለያዩ ነገሮችን ለመግዛት ወይንም ግዥ ለመፈጸም ሲባል ይቆጠባል ማለት ነው። ያው ሰው ልጅ ሲኖር የተለያዩ ነገሮችን መግዛት ሊያስፈልገው ይችላል እነዛን ነገሮች የሚገዛው ደግሞ የቆጠበው ገንዘብ ሲኖር ነው ማለት ነው። ያንን ለማድረግ መቆጠብ ይኖርበታል ማለት ነው እና ለእነዚህ ነገሮች ለመግዛት ይቆጥባል ማለት ነው። ስለዚህ ለተለያዩ ነገሮች ሊቆጥብ ይችላል እንዲሁም እንዳይባክን ወይንም በአግባቡ ለመጠቀም ሲባል ገንዘቡን ይቆጥባል ማለት ነው። አንድ ሰው ያው የተለያዩ አይነት ቁጠባዎች ይኖራሉ። አንዳንዶች የሆነን ንብረት ገዝተው በማስቀመጥ በዛ ሊቆጠቡ ይችላሉ ማለት ነው። አንዳንዶች ደግሞ የባንክ የባንክ ተቀማጭ ሂሳብ ባንክ በማስቀመጥ በዛ መልኩ ሊቆጥቡ ይችላሉ ማለት ነው። እንደየምርጫቸው ወይንም እንደየራሳቸው ውሳኔ በተለያየ መልኩ ቁጠባ ሊቆጠብ ይችላል ማለት ነው። እና እኔም ከዚህ በመነሳት የተወሰነ ገንዘብ እቆጥባለሁ ማለት ነው ወይንም ከሚቆጥቡት ሰዎች መካከል አንዱ ነኝ ማለት ነው

ያው ሙዚየም መሄድ ትወዳለህ ወይ? ሙዚየም ማለት እንግዲህ የተለያዩ ታሪካዊ ወይንም ባህላዊ እንዲሁም አዳዲስ ፈጠራዎች ያሉበት ሊጎበኙ የሚችሉ ነገሮች ያሉበት ቦታ ነው። እና ይህ ቦታ ያው የተለያዩ ሰዎች ወደዛ በመሄድ ጉብኝት ሊያደርጉ ይችላሉ ማለት ነው። እንደ አስፈላጊነቱ ያው የተለያዩ ቦታዎችን ማየት እንደዚሁም ታሪካዊ እና ባህላዊ ነገሮችን ማየት ያስደስተኛል። ያው ማንኛውም ሰው ሊያስደስተው ይችላል። እነዚህ ነገሮች ማየት እንዲሁም አዳዲስ ቴክኖሎጂ ነክ ነገሮችን ወይም አዳዲስ ፈጠራዎችን አዳዲስ ግኝቶችን ማየት ሊያስደስተው ይችላል። አንድ ሰው ስለዚህ ታሪኩን እንዲሁም ባህሉን ለማወቅ አንድ ሰው ሙዚየም ገብቶ ሊጎበኙ ይችላል ማለት ነው። እንዲሁም በድሮ ጊዜ ወይንም ባለፉት ዘመናት የተሰሩ አስደናቂ የሆኑ ነገሮችን ለማየት መውሰድ ሊሆን ይችላል። እንዲሁም ራሱን ለማዘናናት ሊሆን ይችላል ማለት ነው። በተለያዩ ምክንያቶች ወደ ሙዚም ሊሄድ ይችላል። እንግዲህ ይሄ አንድም ለሀገር ጥቅም ገቢ ያስገኛል ማለት ነው። በአንድ በኩል ለሀገሩ እየጠቀመ ነው ማለት ነው። እንዲሁም ለተለያዩ እርዳታዎች ሊውል ይችላል ማለት ነው። ያ ገንዘብ ያ ያም አንድን ሀገር እየረዳነው ማለት ነው። ያ ሰው እዛ ሄዶ በሚጎበኝበት ጊዜ እሱም እንግዲህ የተለያዩ ትምህርቶችን ሊቀስም ይችላል ማለት ነው። ከዛ ልምድ ሊወስድ ይችላል ማለት ነው። እንዲሁም ራሱን ሊያዝናና ይችላል ማለት ነው። ያንን በመጎብኘት ራሱን በማዝናናት ለማዝናናት ሊሆን ይችላል ማለት ነው። ሁሉም የየራሱ ምክንያት ይኖረዋል። ወደዛ ሙዚየም በሚሄድበት ጊዜ ያው በየሀገራቱ የተለያዩ ሙዚየሞች ይገኛሉ። በየአካባቢው ሙዚየም ሊገኝ ይችላል ማለት ነው። እነዚህ ሙዚየሞች አገልግሎት በመስጠት የተለያዩ አገልግሎቶችን ለጉብኝዎች ክፍት በማድረግ ገቢያቸውን ያሳድጋሉ ማለት ነው። በዚህ ምክንያት ብዙ ገቢ የውጭ ምንዛሬ ሊያገኙ ይችላሉ ማለት ነው። እንዲሁም ከሀገር ውስጥም ጎበኞች ብዙ ገቢን መሰብሰብ ይችላሉ። ከየውጭ ጎብኝዎችም በሚመጡበት ጊዜ ደግሞ ሀገርንም ለመስተዋወቅ ጉልህ አበርክቶ ጥልቅ ሚና ይኖረዋል ማለት ነው። እና በአጠቃላይ ያው ወደ ሙዚም መሄድ እወዳለሁ ማለት ነው

ወተት ትጠጣለህ አዎ ወተት እጠጣለሁኝ። ያው እንግዲህ የተለያዩ ከተለያዩ እንስሳቶች የሚገኝ የወተት አይነት አለ ማለት ነው። ከእነሱ ያው የተገኘ ወተት እጠጣለሁ ማለት ነው። ያው የሰው ልጅ ሲወለድ የእናቱን ጡት ጠብቶ ያድጋል ያው ማንኛውም ሰው አብዛኛው ሰው ይጠባል ማለት ነው። ያው በተለየ ኬዝ በተለየ ምክንያት ካልሆነ በስተቀር ያው የእናቱን ወተት ሳይጠባ የሚያድግ ሰው የለም ማለት ነው። እና እኔም ወተት እጠጣለሁ። የተለያዩ አይነት ወተቶችን ማለት ነው በአብዛኛው ግን የላም ወተትቶችን እጠጣለው። ያው እንግዲህ ከላም የሚገኘው ወተት በስፋት የሚገኘው እሱ ነው ማለት ነው ለመጠጥነት የሚውለው። በአብዛኛው አካባቢ በአብዛኛው ሀገር ሊገኝ የሚችለው የላም ወተት ነው ማለት ነው። ከዛ ባሻገር የግመል ወተት ይኖራል ማለት ነው። በአንዳንድ የበረሃ በተለይ በአንዳንድ አረብ አገራት እና በተለያዩ በረሃማ አካባቢዎች። በሱማሌ አፋር አካባቢ በብዛት ይገኛል ማለት ነው። ይሄ የግመል ወተት። በዛ ያው ግመሎች በአብዛኛው የምናገኛቸው በበርሃማ አካባቢ። ስለሆነ ማለት ነው የነሱ ወተት ይኖረን። ሌላኛው ያው የፍየል ወተት ነው። የፍየል ወተትም በአንዳንድ አካባቢዎች የተለመደ ነው ያው በብዛት ላይገኝ ይችላል። የሱ ግን መድሃኒት እንደሆነም ይነገራል የፍየል ወተት በጣም ጥሩ ነገር እንደሆነ ይነገራል ማለት ነው። እና ያው ይሄ የተፈጥሮ ውጤት ከተፈጥሮ የሚገኝ ወተት በጣም ለሰው ልጅ ጉልበት ይሰጣል ማለት ነው ሀይልም ይሰጣል ማለት ነው። ይህ ወተት ከዚህ አንፃር እነዚህን ጥቅሞች ለማግኘት ወተት አጠጣለሁ ማለት ነው። ያው የላም ወተት በተለያዩ ጥቅሞች ይውላል ማለት ነው የመጀመሪያው ወተቱ ገና እንደታለበ ያለው ቀጭን ወተት አለ እሱን አፍልቶ መጠቀም። ይመከራል ማለት ነው። ምክንያቱም የተለያዩ ሊኖሩ ስለሚችሉ እነዛን ባክቴሪያዎች ለመግደል እንዲሁም ከበሽታ ነፃ ለማድረግ። ጥሬውን ጥሬ ወተት ከመጠቀም ያንን አፍልቶና በፍላት የተለያዩ ባክቴሪያዎችን የተለያዩ በሽታ አምጪ ጀርሞችን እነሱን ለመግደል እና ከጤና ጉዳት እንዳያደርስ ከዛ ነፃ ለማድረግ ሲባል እሱን አፍልቶ መጠቀም በትኩሱ። ይመረጣል ማለት ነው ወይንም በጤና ባለሙያዎችም ሆነ በአንዳንድ አዋቂ ሰዎች ይመከራል ማለት ነው። ጣምናውም የተለየ ይሆናል በሚፈላበት ጊዜ። በጣም አሪፍ ጣዕም ይኖረዋል ማለት ነው። ሌላኛው ሲረጋ ወተትን መጠጣት ይቻላል። እርጎ በመባል የሚታወቀውን ማለት ነው ወተቱ ከታለበ ከ ያው እንደ ሙቀቱ መጠን እንትን ይላል እና ከተወሰነ ጊዜ በኋላ ወይም ከተወሰነ ቀን በኋላ ይረጋል ማለት ነው። ያንን ወተት ሲረጋ ያኔ መጠጣት ይቻላል ማለት ነው። እሱም ልዩ ጣዕም አለው ማለት ነው። እንደውም ለሰው በጣም ጠቃሚ ነው ማለት ነው። ጣዕምም አለው ደስ የሚል የመጠጥ አይነት ነው ማለት ነው። ሌላኛው እንግዲህ ከወተት ቅቤ ልናገኝ እንችላለን እሱም ያንን የረጋውን በተለያዩ በማሰሮ ሊሆን ይችላል። ያው እንደየባህሉና እንደየአካባቢው ሊለያይ ይችላል በተለያዩ ነገሮች በመጠቀም ያንን በመወዝወዝ። ቅቤ ይወጣል ማለት ነው ያቅቤ ደግሞ ተነጥሮ ለምግብነት ለተለያዩ ለምግብነት ይውላል ማለት ነው። እንዲሁም ሳይነጠር በኪሎ ወደ ገበያ በማውጣት የተለያየ ጠቀም ያለ ገቢ ያስገኛል ማለት ነው። ያው እንደሚታወቀው በጣም ውድ ነገር ነው ገበያ ላይ እጅግ ተፈላጊና ውድ ነገር ነው ለምግብነትም። በጣም አሪፍ ስለሆነ የተለያዩ ስቦች አሉት ማለት ነው በውስጡ ብዙ ስቦችን ስለሚይዝ እጅግ ውድና ተፈላጊ ነው ማለት ነው። በገበያ እና ወተት በአጠቃላይ። ብዙ ጥቅም አለው አንዳንድ ሰዎች እንደውም በወተት ምርት የሚተዳደሩ አሉ የተለያዩ ላሞችን በማድለብ ለወተት እነሱን በመንከባከብ የነሱን ወተት በመጠቀም ከዛ ወተት የተለያዩ ገቢዎችን ያገኛሉ ማለት ነው። በእነዚህ በተጠቀሱት መልክ ቀጥታ ወተቱን እንዳለቡ በመሸጥ እንዲሁም እርጎ በመሸጥ ወይንም ቅቤ በማውጣት እና ያንን ቅቤ በመሸጥ የተለያዩ ገቢዎችን ያገኛሉ ማለት ነው። ያው እንግዲህ ይሄ በገጠሩ ክፍል አብዛኛው ሰው የራሱ የሚያረባው አንድ ላም ይኖረዋል ማለት ነው። ወይም ሁለት ላም እንደየአቅሙ ወይንም እንደ ገቢ ደረጃው ወይም እንደ ኢኮኖሚ ደረጃው ከአንድ እስከ አምስት ሊኖረው ይችላል ማለት ነው። አንድ ሰው ይሄ ሰው የራሱን ላሞች በመጠቀም ወተት ያገኛል ማለት ነው። እንድሁም ወደ ከተማ ያሉት ደግሞ ማርባት የማይችሉት እና ለላሞች መኖ ወይንም ለላሞች ምግብ የማያገኙ አካባቢዎች ከተማ አካባቢ ይኖራሉ ማለት ነው። እነሱ ደግሞ ከገጠሬው በመግዛት ይጠቀማሉ ማለት ነው

በልጅነቴ የመኖሪያ ቤትህ ንገረኝ? ያው እንግዲህ በልጅነቴ የመጣሁበት ወይም ታሪኬ ገጠራማ የሆነ የመኖሪያ አካባቢ እንደውም የገጠር መንደር ነው። ያው እንግዲህ በገጠር ያሉ ቤቶች ይታወቃሉ የሳር ጎጆዎች እንዲሁም የጭቃ በጭቃ ግድግዳ የተሰራ የቆርቆሮ ጣሪያ ያለው ቤት ነው እሚሆነው እና በሳር የተሰሩ ጎጆዎች ናቸው እሚሆኑት ማለት ነው። አብዛኛውን ያው በገጠር መንደር የሚገኙ ቤቶች ከእነዚህ የሁለቱ አይነቶች ናቸው ማለት ነው። እና አንዳንዶች ደግሞ በድንጋይ ግድግዳ ሆኖ ጣራቸው በሳር ወይንም በብር በሚባለው ከአዝርቶች ከረዣዥም ምርቃማ ከሆኑ የእህል አዝእርቶች ከእነሱ ብሩን በመስለብ ፍሬውን በመለየት ያንን በዛ የሚከደኑ ናቸው ማለት ነው። እንዲሁም በሳር ሊከደኑ ይችላሉ ማለት ነው። እና እንደነዚህ አይነት ቤቶች ነው በልጅነቴ የመኖሪያ ቤቴ ይህንን ይመስል ነበር ማለት ነው። ተጭቃ ግድግዳው የተሰራ ቆርቆሮ ቤት እና የሳር ጣሪያ የለበሰ ጎጆ ቤት እንደነዛ አይነት በሁለት ቤቶች አድጌ ነው ማለት ነው። ዛሬ እዚህ የደረስኩት እና ለጥያቄው በጣም አመሰግናለሁ ያው እንግዲህ የልጅነት ያደኩበት ወይም የኖርኩበት ቤት ይሄንን ይመስላል

በእኛ እርካታን ታሳውቃለህ ወይ ያው እንግዲህ አንድ ደንበኛ በሚንሰጥ በሚያገኘው አገልግሎት ወይንም በሚጠቀመው ነገር ከእኛ አገልግሎት አግኝቶ ሊሆን ይችላል። የሆነ እቃ ገዝቶ ሊሆን ይችላል። ወይንም የሆነ ትምህርትን አግኝቶ ሊሆን ይችላል። ያው በዛ መልኩ ደንበኛ እርካታ ሊያገኝ ይገባዋል ማለት ነው። በሚያገኘው ሰርቪስ ወይም በሚያገኘው አገልግሎት ምክንያቱም ለዛ ለሚያገኘው አገልግሎት ወይንም ለሚወስደው እቃ ወይንም ከእኛ ለሚጠቀመው ነገር ክፍያ መክፈሉ አይቀርም ማለት ነው። ስለዚህ ያንን ክፍያ የሚከፍለው ደግሞ የሚፈልገውን እርካታ ወይንም የሚፈልገውን ጥቅም ስለሚያገኝ ነው ማለት ነው። በነፃ ሊከፍለን አይችልም ማለት ነው። ያው እንግዲህ ደንበኛ ሲባል አሰሪና ሰራተኛ መካከል ደንበኛ ይኖራል ማለት ነው። በአስተማሪና በተማሪ መካከል ደንበኛ ይኖራል ማለት ነው። በሻጭና በገዢ መካከል ደንበኛ ይኖራል ማለት ነው። እንዲሁም በአገልግሎት ሰጪና በአገልግሎት ተጠቃሚ መካከል ደንበኛ ይኖራል ማለት ነው። እና የደንበኛ እርካታን ማሳወቁ ጥሩ ነው። የደንበኛ እርካታ ብዙ ነገሮችን ወደ ብዙ ነገሮች ሊያመላክተን ይችላል ማለት ነው። አንደኛው እንግዲህ አገልግሎታችን ወይም የምንሰጠው አገልግሎት ለደንበኞቻችን እርካታ ካገኙ በዛ እኛ በምንሰጠው አገልግሎት ይህ አገልግሎታችን ጥሩ ነው ማለት ነው። የደንበኞችን ፍላጎት እያሟላ ወይም የደንበኞችን ጥያቄ የመለሰ የደንበኞችን ጥያቄ የሚመልስ እጅግ ጥሩ የሆነ አገልግሎት ሰጪ ተቋም አለን ማለት ነው። ወይም ሳጭ ድርጅት አለን ማለት ነው። ስለዚህ የደንበኛ እርካታ አስፈላጊ እና ጠቃሚ ነው ማለት ነው። የእነሱ ምላሽ የእነሱ እርካታ እኛን የት እንዳለን ድርጅታችን ወይም አገልግሎት አሰጣጣችን ምን ደረጃ ላይ እንዳለ አገልግሎታችን ምን አይነት እንደሆነ፤ አገልግሎታችን ምን ያክል ተቀባይነት እንዳለው፤ እንዲሁም አገልግሎታችን ምን ያክል ተፈላጊነት እንደለውና አገልግሎታችን ምን ያክል ሊጠቅም እንደሚችል ማሳያ ነው ማለት ነው። እንግዲህ ይሄንን እርካታ አይቶ ምን ያክል እንደረኩ በመገምገም እና ያንን በማጤን እንዲሁም በመመርመር፤ ያሉ ክፍተቶችም ካሉ ከፍተኛ ለማድረስ የደንበኞችን እርካታ ሪሰርች ወይም ጥናት በማድረግ ያንን ጎዶሎ ነገሮች ሊኖሩ ይችላሉ ማለት ነው። እንግዲህ ከዛ እርካታ ሙሉ ላይሆን ይችላል። እርካታቸው ማለት ነው ወይንም ደግሞ ሁሉንም የደንበኛ አይነቶች ያማከለ ላይሆን ይችላል ማለት ነው። ሁሉን አቀፍ እርካታን ላይሰጥ ይችላል ማለት ነው። ለአንዱ ደንበኛ አይነት ጥሩ እርካታን ሰጥቶ ለሌላኛው አይመስልም። በእኛ ደግሞ ከዛ አነሰን ወይም ከዛ ዝቅ ያለን እርካታ ሊሰጥ ይችላል ማለት ነው። ስለዚህ ይህንን እርካታ በማየት በመገምገም እና በመመርመር ያሉትን ክፍተቶች በማየት ያንን እርካታ ለሁሉም ለሁሉም ጥሩ የሆነን እርካታና ተቀራራቢ የሆነን እርካታን እንዲያገኙ ለማስቻል ያግዛል ማለት ነው። እነዛን ዲክመቶች መቅረፍ ያስችላል ማለት ነው። እና ሁሉም አይነት ደንበኞ፣ ሁሉም አይነት ተጠቃሚዎቻችን፣ ሁሉም አይነት ደንበኞቻችን ተቀራራቢና ጥሩ የሆነን ጥሩ የሆነን አገልግሎት ወይንም ጥሩ የሆነን እርካታ እንዲያገኙ ለማድረግ ያስችለናል ማለት ነው። ያው እንግዲህ አንዱ ጥሩ እርካታ አግኝቶ ሌላኛው ደግሞ ከዛ ያነሰን ወይም ለእሱ አይነት የማይመችን የሆነ አገልግሎት ከሆነ እርካታው ዝቅተኛ ሊሆን ይችላል ማለት ነው። በተመሳሳይ ክፍያን ከፍለው አገልግሎት ተሰጥተው ግን የእርካታ መጣናቸው ከፍ እና ዝቅ ሊል ይችላል ማለት እኔም ከሰዎቹ ግላዊ ሁኔታ አንፃር ስለሚችል ስለዚህ የሁሉንም ፍላጎት ያማከለ እንዲሆን የሁሉንም ደንበኞች እርካታ ጥሩ እንዲሆንና ከፍተኛ እንዲሆን ለማስቻል ጥናት በማድረግ እና በመመርመር ያሉ ክፍተቶችን በመቀነስ በመቀነስ እንዲሁም በማሻሻል ለደንበኞች ጥሩ የሆነን ርካታ ለመስጠት ወይንም ለደንበኞች ጥሩ የሆነን እርካታ እንዲያገኙ ለማድረግ ተገቢውን የሆነ አገልግሎት ማቅረብ ያስፈልጋል ማለት ነው።

በፍጥነት መተየብ ትችላለህ? ወይ ያው እንግዲህ መተየብ የሚባለው በኮምፒውተር ወይንም በማሽን የሚጻፈው መጽሐፍያ ማሽን ላይ የሚጻፈው ነው። ያው ፈጣን ራይተር ወይም ፈጣን ተያቢ የሚባለው የራሱ የሆነ መላክ ያለው በሰከንዶች ውስጥ ሁለት መቶ ቃላቶችን መጻፍ እንዲሆን ይችላል። ያው እንግዲህ ወይም በስልሳ ሰከንድ ሁለት መቶ ቃላቶችን መጻፍ መቻል። እንግዲህ አንዴ ፈጣን ራይተር ወይም አንድ ፈጣን ጸሐፊ መተየብ የሚችለው ወይም መጻፍ የሚችለው ማለት ነው በኮምፒውተር ላይ የሚጽፈው ነው እንዲሁም በእጅ የሚጻፍ ጽሁፍ ይኖራል ማለት ነው። ያው በእጅ ጽሁፍ ፈጣን ነኝ ብዬ አስባለሁ በፍጥነት እጽፋለሁ። ይህም የምሆንበት ያው በአንድ ክላስ ወይንም በአንድ ክፍል ውስጥ ከምንማር ተማሪዎች በአብዛኛው የሚጻፈውን ነገር እኩል ከተሰጠን ኖት ጽፍ የምጨርሰውን የነበርኩ በብዛኛው ብዙ። ይህም እንግዲህ ያው ከፍተኛው ነው ማለት ይቻላል ማለት ነው። እና ኮምፒውተር ላይም የተወሰነ ልምድ አለኝ አንዳንዴ የጥናት ጽሁፎችን በምጽፍበት ጊዜ እና ለሰዎችም አንዳንድ ነገሮችን በምጽፍበት በምትይበት ጊዜ በተወሰነ ፍጥነት እጽፋለሁ ማለት ነው። ኪቦርዶች ጋር። እንደውም የተወሰነ ልምምድ አለኝ ማለት ነው የተወሰነ ቅርርብ አለኝ ማለት ነው። ከእነሱ ጋር እና ይሄን ይመስላል

የእቃ ቁጥጥር ታደርጋለህ እንግዲህ ይሄ የእቃ ቁጥጥር የምንለው ነገር በተለያዩ መንገዶች ሊታይ ይችላል ማለት ነው። የመጀመሪያው አንድ ሰው ነጋዴ ሊሆን ይችላል። እንግዲህ በዛ በንግድ ቤት የተለያዩ አይነት የእቃ አይነቶች ይይዛል ማለት ነው የተለያዩ ሸቀጦችን ይይዛል ማለት ነው። በተለይ ሱቅ ከሆነና ሸቀጦች መነገጃ ከሆነ ብዙ አይነት እቃዎች ሳሙናዎች ቡስኩቶች የተለያዩ የመጠጦች እንደ ጁስ አይነት ማንጎ ኦር ሚሪንዳ አይነቶች እንደነዚህ እና ብቻ ብዙ አይነት የተለያየ የጽሁፍ መሳሪያዎች እንዲህ እስኪብርቶ እንደውም ደብተር እርሳስ ፓርከር ወይም ብእር ሊኖረው ይችላል ማለት ነው። ካልሲዎች እና የተለያዩ ሞዴሶች እንዲሁም ደግሞ የዳቦ ቆሎ አይነቶች ብዙ አይነት እቃዎች ይኖራሉ ማለት ነው። እነዚህን እቃዎች ቁጥጥር ማድረግ ይኖርበታል ማለት ነው። በከፍተኛ ቁጥጥር መቆጣጠር ይኖርበታል። ምክንያቱም እነዚህ እቃዎች እንግዲህ ያው ብዙ ከመሆናቸው አንፃር ቁጥጥር እስካልተደረገ ድረስ በጣም አዳጋች ሊሆን ይችላል ማለት ነው። እነሱን ቁጥጥር ማድረግ ይኖርበታል ማለት ነው። ከብዛታቸው አንፃር ይህ ሰው እነዚህን እቃዎች ቁጥጥር ካላደረገ ሊከስር ይችላል ማለት ነው። በቁጥጥር ጉድለት የተነሳ በክትትል ጉድለት የተነሳ እቃዎቹን በትክክል ማስተዳደር ላይችል ይችላል ማለት ነው። ከእቃዎቹ ብዛት አንፃር እና ቁጥጥር ማድረጉ ተገቢ ነው ማለት ነው። እንዲሁም አከፋፋይ ሊሆን ይችላል ማለት ነው ወይ መጋዘን ሊሆን ይችላል ማለት ነው። ስለዚህ የሚገቡ የእቃዎች ዝርዝር የሚገቡ የእቃዎች ብዛት እንዲሁም የሚገቡ የእቃዎች አይነት ያስፈልጋል ማለት ነው። በየአይነት መዘርዘር እና ለየብቻ ለየብቻ ተመሳሳይ እቃዎችን በአንድ ቦታ ማድረግ እና በአንድ ቦታ መደብ ማስያዝ ያስፈልጋል ማለት ነው። ይሄም ስራን ለማቀላጠፍ እንዲሁም ቁጥጥርን ውጤታማ ቁጥጥር ለማድረግ ያግዘዋል ማለት ነው። ለዛ ለድርጅት ወይንም ለዛ ለንግድ ቤት ባለቤት ማለት ነው። ሌላኛው እንግዲህ የቀን ተቀን የምንጠቀማቸው የራሳችን የግል እቃዎችን ይኖራሉ ማለት ነው። እነዚህን እቃዎች ቁጥጥር ማድረግ ያስፈልገናል ከስልካችን ብንጀምር ቻርጀር ይኖረናል የጆሮ ማዳመጫ ይኖረናል ማለት ነው። ሶኬት ይኖረናል እና ከነዚህ እቃዎች ጀምሮ ልብሳችን ይኖራል ማለት ነው። የምንለብሰው ልብሳችን ይኖራል ማለት ነው። ቤት ውስጥ የምንመገብባቸው የተለያዩ አይነት እቃዎች ይኖራሉ ማለት ነው። እንዴ ማንኪያ አይነት እንዲሁም ሹካ እና የመመገቢያ ትሪ ብርጭቆ ውሃ መጠጫ ሊሆን ይችላል እና እነዚህን እቃዎች ቁጥጥር ማድረግ ያስፈልጋል ማለት ነው። ሌላው የምግብ ማብሰያ እቃዎች ሊኖሩን ይችላሉ ማለት ነው። እነዛን እቃዎች ማብሰያዎች በስነ ስርዓቱ ማስቀመጥና ንጽህናቸውን መጠበቅ ቁጥጥር ማድረግ እንዳይሰበሩ ለምሳሌ እንደ ብርጭቆ አይነት እቃዎችን እንዲሁም ሌላ በቀላሉ ይሰበሩ የሚችሉ እቃዎች ሊኖሩ ስለሚችሉ። እነዚህ እቃዎች ላይ ቁጥጥር ማድረግ እና እነሱን በትክክል ለመቆጣጠር ያስፈልጋል ማለት ነው። ምክንያቱም በቀላሉ ሊሰበሩ ይችላሉ ሊጠፉን ይችላሉ ወይንም ሊሰረቁም ይችላሉ ማለት ነው። እና ከዚህ ሁሉ መጥፋት ከዚህ ሁሉ መሰበር እንዲሁም የመጥፋት አደጋ ወይንም የመዘረፍ አደጋ ቁጥጥር በማድረግ ልንጠብቃቸው ልንከባከባቸው ልንቆጣጠራቸው ንጽህናቸውን ልንጠብቅላቸው በተገቢ ቦታ ልናስቀምጣቸው ይገባል ማለት ነው። ያ ሲሆን እኛም አንከስርም ኪሳራም አንገባም እቃዎቹም ለረጅም ጊዜ አገልግሎት ሳይበላሹ ወይንም አዲስነታቸውን ቀለማቸውን ሳይለቁ ለረጅም ጊዜ ለብዙ ጊዜ ሊያገለግሉን ይችላሉ ማለት ነው። ምክንያቱም ቁጥጥር ካደረግንባቸው ተገቢውን ቦታ ካስቀመጥናቸው ተገቢውን ንጽህና ከጠበቅንላቸው እነዚህ እቃዎች ለእኛ በደንብ ያገለግሉናል ማለት ነው። ብዙ ረጅም አመት አገልግሎት ረጅም አመት ጥቅም ሊሰጡን ይችላሉ ማለት ነው። እንዲሁም ተጠቅመን እንኳን ምናልባት እኛ ያንን እቃ ከዛ በኋላ ከሆነ ጊዜ በኋላ ለመጠቀም ባያስፈልገን ወይንም እሱን መጠቀም ብናቆም እቃው ካላረጀ እቃው ፌድ ካልገፈፈ ከለሩን ወይም ቀለሙን ካልቀየረ አዲስነቱን ካልለቀቀ በስነ ስርዓት ከተያዘ የተጫረ ነገር ከሌለው ቃው ላይ እንዲሁም የተሰበረ ነገር ከሌለው እንዲሁም እዛው ላይ የማይለቅ ነገር የተጣበቀበት ቆሻሻ ከሌለ በቀላሉ ለመሸጥ ወይም ሽጠን እኛ ገቢ ለማግኘት ያስችለናል ማለት ነው። ምንም አይነት ቆሻሻ ከሌለው ምንም አይነት እንከን ከሎለው በቀላሉ በመሸጥ እኛ ከዛ ገቢ መሰብሰብ ያስችለናል ማለት ነው። እና በአጠቃላይ የእቃ ቁጥጥር አደርጋለሁኝ ማለት

ቅርጫት አለህ ያው እንግዲህ ቅርጫት አለኝ። አሁን በአንዳንድ ቦታዎች ይኖራሉ ማለት ነው ቅርጫት አለኝ ማለት እችላለሁ። ቅርጫት ሲባል እንግዲህ የተለያዩ አይነት ይሆናሉ ማለት ነው። ከስሪታቸው ወይም ስንሰራ ይህን እነዚን ቅርጫት የሚባሉ ነገሮችን ከምንጠቀማቸው ማቴሪያሎች አንፃር። ከምንጠቀማቸው ግብአቶች አንፃር ማለት ነው እሱን ለማዘጋጀት የተለያዩ ሊሆኑ ይችላሉ ማለት ነው። ለምሳሌ በገጠር አካባቢ ሸንበቆ የሚባል የዛፍ አይነት አለ ማለት ነው። ወይም የተክል አይነት አለ። ያንን ሸንበቆ የሚባለውን በመሰንጠቅ እና ከእሱ ራሱን በራሱ ማለትም ሌላ ምንም አይነት ግብአት ሳንጠቀም ራሱን በራሱ ችሎ የሚሰራ የቅርጫት አይነት አለ ማለት ነው። እንዲሁም ደግሞ ወደ ከተማ አካባቢ ስንመጣ የፕላስቲክ ቅርጫቶች ናቸው ማለት ነው። እና እነዚህ የፕላስቲክ ቅርጫቶች ይገኛሉ ማለት ነው ገጠር አካባቢ ያሉት ቅርጫቶች እንግዲህ በገጠሩ አካባቢ ለተለያዩ ነገሮች እንጠቀማቸዋለን ማለት ነው። ያው ለስራ ነው ምናውላቸው። ለምሳሌ ለገለባ የሚባለው አለ እሱን ወይንም ጭድ ሊሆን ይችላል ለእንስሳቶች ምግብ ለበዛ ይሰጣል ማለት ነው። እና በጣም ጠቃሚ ነገር ነው ማለት ነው። እንዲሁም ለእህል ማስቀመጫ ጎታ የሚባለው ይዘጋጭ እና በሸንበቆ ላይ ጭቃ በመለጠፍ ያንን ጭቃ እንትን በማለት እንዴት ትልቅ ጎታ ይባላል ማለት ነው። በገጠር አጠራር ወይም ጎተራ ይባላል ማለት ነው። ያንን በማድረግ በዛ እህላችንን ማከማቸት እንችላለን ማለት ነው። እንዲሁም በከተማ አካባቢ ያሉት ደግሞ ቅርጫቶች አብዛኛውን ጊዜ ቆሻሻ ማደራቀሚያ አደረቅ የሆኑ ቆሻሻዎችን ለማደራቀሚያ ያግዙናል ማለት ነው። በየመንገዱ ላይ ቅርጫት ይኖራሉ ማለት ነው። እንዲሁም ከዚህ በመቀጠል ያው እኔም በቤቴ የተለያዩ ቆሻሻ ደረቅ ቆሻሻዎችን የምናጠራቅምባቸው በር ላይ ይኖራሉ ማለት ነው። ቅርጫቶች እና አጠቃላይ ስለ ቅርጫቶች ያለው ነገር ይሄን ይመስላል ማለት ነው። በአጠቃላይ እሱ ጠቃሚ ነገር ነው ብዬ አስባለሁ። በተለይ ደግሞ ደረቅ የሆኑ ቆሻሻዎችን ለማጠራቀም እና ለዚህ ብዬ አስባለሁ ቅርጫት

የፀሀይ መውጣት ታያለህ ያው እንግዲህ ፀሀይ ትወጣለች እንዲሁም ትገባለች ይባላል ማለት ነው። በተለምዶ እና አስደናቂ የተፈጠሮ ክስተት ናት። ፀሀይ የፀሀይ ማለት ነው ይሄ መውጣቷ መግባቷ ጠዋት በምስራቅ መታ ማታ በምእራብ ትሄዳለች ስለዚህ ጠዋት ደግሞ ተመልሳ በምስራቅ ትመጣለች ማለት ነው። እንግዲህ እያንዳንዱ ተስፈኛ ሰው እያንዳንዱ ህልም ያለው ሰው ነገ በዛ በምስራቅ እንደምትመጣ ያውቃል ማለት ነው። ይቺን ፀሀይ እናም አብዛኛው ሰው እንዲ መዝነኛነት ሊጠቀማት ይችላል ማለት ነው። ይቺን ፀሀይ ምክንያቱም በምስረቅ ስትመጣ ጠዋት ላይ ልዩ የሆነ በሰማይ ቀይ አድማስ የመፍጠር ባህሪያ ዝንባሌ አላት ማለት ነው። እና ያንን ተከትሎ ሰዎች ስትወጣ ሊያዋት ይችላሉ ማለት ነው። እንዲሁም የፀሀይን መውጣት ሊጠባበቋት ይችላሉ ማለት ነው። ስለዚህ ቂዬ እና ልዩ ነገር ነው ማለት ነው። የፀሀይ መውጣት እና የፀሀይ መግባት ማለት ነው። በአብዛኛው ጊዜ ልዩ ሁኔታ ይኖረዋል ማለት ነው። እና እኔም አንዳንድ ጊዜ የፀሀይ መውጣትን አያለው ማለት ነው። ጠዋት ላይ ልዩ ተስፋን ይዘራል ፀሀይ ሲወጣ ልክ ህይወት እንደ አዲስ እንደሚጀምር። የመሸ የጨለመ የመሰለን ህይወት እንዲሁም ተስፋ ያጠላበት ጥላሸት ወይም ጨለማ ያጠለለበት የሚመስለው ህይወታችን አዲስ ተስፋ እንዳለው አዲስ ህይወት እንደሚኖርና። እነግ ሌላ ቀን እንደሚሆን ፀሀይዋ ስትወጣ ፀሀይዋ ስትፈነጥቅ እንዲሁም ሙቀት ስትሰጥ የኛም ህይወት እንደዛ እንደፀሀይዋ እያንሰራራ በሂደት ሞቅ ያለ እንደሚሆን ህይወታችን ምልክት ነው ማለት ነው። ይቺ የፀሀይዋ በየቀኑ መውጣት በየጧቱ የፀሀይዋ እንደ አዲስ መውጣት ማለት ነው። ያው በህይወት ጉዞአችን ውስጥ የተለያዩ ተግዳሮቶች ውስጥ እንቅፋቶች ይኖራሉ በህይወታችን ውስጥ ድክመቶች ችግሮች ይኖራሉ ማለት ነው። የገንዘብ ማጣት ሊከሰት ይችላል በህይወታችን ውስጥ። የጤና መጉደል ሊከሰት ይችላል ቤተሰብ የማጣት ሀዘን ሊከሰት ይችላል ማለት ነው። በህይወታችን ውስጥ ያው ህይወት ብዙ ገጾች ብዙ መልኮች አሏት ማለት ነው። እና ህይወት ሀዘን ይኖራል በህይወት ደስታ እንዳለው ሁሉ መተከዝ ይኖራል መከፋት ይኖራል። በሰዎች መከዳት ይኖራል ማለት ነው። ታማኝ ሰው አለማግኘት በጓደኛ መከዳት ይኖራል በቤተሰብ መከዳት ይኖራል። በፍቅረኛ መከዳት ይኖራል በሚስት መከዳት ይኖራል። ይህ ሁሉ ችግር በሰው ልጅ ህይወት ልከሰት ይችላል ማለት ነው። ታዲያ ይህ ሁሉ ችግር እንግዲህ ጠዋት ፀሀይዋ ስትፈነጥቅ ጮራዋ ስትበትን ስታንሰራራ የሰው ልጅም ተስፋ እንዳለው በዛ ያያል ማለት ነው። የሰውም ህይወት ልክ እንጸሀዋ ሊያበራ እንደሚችልና የሰው ልጅ ተስፋ ሊስተካከል ማለት ነው። አንዱ ማሳያ ነው ማለት ነው። ይሄ ጮራዋ መውጣት እና እያንዳንዱ ሰው በተስፋ ይቺን ፀሀይ ስትወጣ የእሱም ህይወት እንደዛ ልትፈነድቅለት እንደምትችል ያስባል ማለት ነው። እና አጠቃላይ ይሄን ይመስላል ያው ፀሀይ ስትወጣ አያታለሁ ማለት ነው።

የይለፍ ቃልህን ትጠብቃለህ ያው እንግዲህ አዎ ይሄ ቃሌን እጠብቃለሁ በሚገባ እጠብቃለሁ ማለት ነው። ማንም እንዳያየው ወይም በቀላሉ ተገማች እንዳይሆን እጠቀማለሁ ማለት ነው። ያው በቀላሉ ተገማች መሆን የለበትም ወይም ማንም ሊያየው አይገባም ማለት ነው። እና የትም ቦታ የይለፍ ቃሌን ስጽፍ እጠብቃለሁ ማለት ነው። በአሁኑ ጊዜ ያው እንደሚታወቀው ቴክኖሎጂ እድገት አለ ቴክኖሎጂ መስፋፋት አለ ባይን ልታዩ የማይችሉ ካሜራዎች የሆነ ቦታ ሊቀመጡ ይችላሉ ማለት ነው። ካፌዎች እና የትራንስፖርት ወይም መጓጓዣ ላይ እና የሆነ ቦታ ላይ ስጽፍ ሸፍኜ ስልኬን እንዳይታይ አድርጌ ከልሌ ለመጻፍ እሞክራለሁ ማለት ነው። ምክንያቱም እነዛ ድብቅ ካሜራዎች የይለፍ ቃሉ ሲጻፍ ሊያውት ይችላሉ ማለት ነው ሊቀርጹ ይችላሉ ማለት ነው። እኛ በማናስታውልበት ቦታ ካሜራ ተቀምጦ ሊሆን ስለሚችል እንዲሁም ሰዎችም ሊያዩ ስለሚችሉ ማለት ነው ጥንቃቄ። ምክንያቱም የይለፍ ቃል ማለት ብዙ ምስጢራዊ ነገሮች ወይም ሀብት እንደማለት ነው። ይሄ የይለፍ ቃል በዛ የይለፍ ቃል ብዙ የሚበረበሩ መረጃዎች ሊኖሩ ይችላሉ ማለት ነው። ብዙ መረጃዎችን ልናጣ እንችላለን ወይም ብዙ ንብረቶችን ልናጣ እንችላለን ማለት ነው። እንዲሁም ወይም ደግሞ ገንዘባችንን የምናስቀምጥበት የባንክ ከባንክ ጋር ሊያያዝ ይችላል ማለት ነው። ያ ይለፍቃል እና ይህንን ጥንቃቄ ለማድረግ ይህንን ክስረት ይሄን ኪሳራ ለማስወገድ ሲባል የይለፍ ቃልን ጥንቃቄ በምንጠቀምበት ጊዜ የይለፍ ቃል ተጠይቀን በምናስገባበት በምንጽፍበት ጊዜ። ለመደበቅ መሞከር ያስፈልጋል ማለት ነው ምክንያቱም እንደ ያው እንደ የሚታወቀው የቴክኖሎጂ ዘመን ነው ድብቅ ካሜራዎችን ሰዎችን ሊያስቀምጡ ይችላሉ ማለት ነው። በአሁኑ ጊዜ ደግሞ በአይናችን እንኳን በደንብ ካላየን ሊታዩ የማይችሉትን እነሱ ካሜራዎች በመኖራቸው እንዲሁም ትልልቅ ካሜራዎችን ኖሮ ላናስተውል ስለምንችል። የተለያየ ሊሆን ይችላል የሆነ ቦታ የማናውቀው ቤት ውስጥ ሊሆን ይችላል መስሪያ ቤት ወይም የተለያዩ ቦታዎችን ሊሆን ይችላል ማለት ነው። ቢሮዎች ስንሄድ ሊሆን ይችላል ወይንም ደግሞ ሆቴሎች ሊሆን ይችላል ካፌዎች እና በእነዚህ ሁኔታዎች ጥንቃቄ ማድረግ ያስፈልገናል ማለት ነው። ይህ የይለፍቃል ማለት ትልቅ ሀብታችን ሊሆን ይችላል ማለት ነው። እና ደግሞም የይለፍ ቃልን መጀመሪያ ስንጠየቅ የይለፍ ቃል ስንሟላ ወይንም እሱን ስናስገባ ለመጀመሪያ ጊዜ። የተለያዩ ልክ በቀላሉ ሊገመቱ የማይችሉና በቀላሉ ሊሰበሩ የማይችሉ። ግምታዊ የሆነን ነገር ወይንም ሌቦችን እነዚህ ሀከር የሚባሉ ነገሮችን ሊቋቋሙ የሚችሉ በቀላሉ ሊያገኟቸው የማይችሉ ኮዶችን በመመሳጠር ፊደላቶችን እንዲሁም ቁጥሮችን እና ልዩ የሆኑ ካራክተሮችን በመጠቀም። መጀመሪያ ላይ ሴት ማድረግ ወይም ሴት አፕ ማድረግ ይጠበቅብናል ማለት ነው። ይህንን የይለፍ ቃላችንን ይህንን ካደረግን የድህንነቱ ወይም የይለፍ ቃል ድህንነት ከፍተኛ ይሆናል ማለት ነው። እኛም ስጋት አይገባንም ማለት ነው። ስለዚህ ንብረታችንም ወይም ሀብታችን በአስተማማኝ ሁኔታ ይቀመጣል ማለት ነው። ያው ያሁኑ ጊዜ እንደምታወቀው የባንክ አካውንታችን የተለያዩ መረጃዎቻችን ብዙ የሆኑ በጣም አስፈላጊና ውድ የሆኑ መረጃዎች ሊሆኑ ይችላሉ። እነሱም በይለፍ ቃል ነው ቆልፈን የምናስቀምጠው። በይለፍ ቃል ብዙ ነገር ይገኛል ማለት ነው። ይሄን የይለፍ ቃል ጣልነው ማለት ምናልባት በህይወት ዘመናችን ያፈራነው ነገር በዛ ይለፍ ቃል ሊሰረቅብን ይችላል ማለት ነው ልንበዘበዝ እንችላለን ማለት ነው። ለዛም ሲባል ነው የይለፍ ቃልን መጠበቅ የይለፍ ቃልን ጥንቃቄ አድርጎ ማስቀመጥ የሚያስፈልገው ማለት ነው። እንደ ቀላል ሊታይ አይገባም ማለት ነው። ከትንሿ። ነው ነው ለምሳሌ በሚሊየን የሊቆጠር ተከታይ ያላቸው የተለያዩ አካውንቶች አንዳንድ ጊዜ በሌሎች ሰዎች እጅ ሲገቡ እናያለን ማለት ነው። ይህም የሚሆነው የሰዎቹ እንግዲህ ፓስወርዱን የመቆጣጠራቸው የይለፍ ቃሉን በማግኘት ቁጥጥር በማድረጋቸው ነው ማለት ነው። እንግዲህ ትልቅ የሆነ ጉዳይ ነው ማለት ነው። አንድ ሰው በሚሊየን ያለውን ፎሎሩን አጣ ማለት ብዙ ትልቅ ቢዝነስ የሚሰራ የሚሰራበት አካውንት ሊሆን ይችላል ማለት ነው። ቢጠለፍበት በይለፍ ቃል አማካኝነት ያንን ቢያጣ ብዙ ኪሳራ እንደውም ለብዙ ጊዜ የለፋበትን ነገር አጣ ማለት ነው። ለዛም ሲባል የይለፍ ቃሌን እጠብቃለሁ ማለት ነው

በየትኛው እጅ ትጽፋለህ? ይኸው ኖርማል ወይም የተለመደው የአጻጻፍ ስርዓቴ በቀኝ እጄ ነው የምጽፈው ማለት ነው። በቀኝ እጄ እጽፋለሁኝ ያው እንግዲህ አንዳንድ ሰዎች በግራ እጃቸው የተለመደ ያጻጻፍ ዘዴ አላቸው ማለት ነው። በግራ እጃቸው ልክ እኛ በቀኝ ሰዎች በቀኝ እጃችን የምንጽፍ ሰዎች በቀኝ እጃችን እንደምንጽፈው በግራ እጃቸው የሚጽፉ ሰዎች አሉ ማለት ነው። እና ያው ሁሉም የመጀመሪያ እንደ ልምዱ ነው ለመጀመሪያ ጊዜ ትምህርት ቤት ሲገባ ወይንም የሆነ ትምህርትን ሲይዝ ባስጠኝም ይሆናል ትምህርትን ሲጀምር። አንድ ሰው በቀኝ እጁ ሊጀምር ይችላል ወይንም በግራ እጁ ሊጀምር ይችላል ማለት ነው። እንግዲህ ያኔ ያ የሚያስጠናው ሰው ወይንም የሚያስተምረው መምህር እንዲሁም ወላጆቹ ሊሆኑ ይችላሉ መጀመሪያ ፊድል ሊያስቆጥሩት የሚችሉት ያንን ልጅ ወላጆቹ ከሆኑ ማለት ነው። በዛ ተደርጎ ያ ልጅ እንትን ካላለ በቀኝ እጁ እንዲጽፍ ካላደረጉት ወይንም በግራ እጁ በቀኝ እጁ የጻፈ በግራ እጁ እንዲጽፍ ካላደረጉት ያው። ያ ልጅ እንግዲህ በህፃንነቱ በያዘው በለመደው በቀኙም ከሆነ በቀኙ በግራውም ከሆነ በግራ እጁ እየጻፈ ሊያድግ ይችልና መጨረሻ ላይ ያው እንግዲህ በቀኙ ከለመደ በግራው መጽሐፍ ሊቸገር ይችላል ወይንም በግራ እጁ ከለመደ በቀኝ እጁ መጽሐፍ ሊቸገር ይችላል ማለት ነው። ይህም የሚሆነው ያው ከታች ጀምሮ ከልጅነቱ ጀምሮ ልምድ ያዳበረው ልምድ ስለሆነ ባላዳበረው ወይንም ያላመደው እጁ ለመጻፍ ይቸገራል ማለት ነው። ለምሳሌ አሁን እኔ በግራ እጄ ልጻፍ ብል መጀመሪያ አንደኛ ክፍል ፊደል ስቆጥር እንደነበረው ወይንም እንደ አንደኛ ክፍል ተማሪ ነው ልጽፍ የምችለው ማለት ነው። ግን እኔ አንድ ሰው ነኝ ጽሁፌ ግን የቀኝና የገራዬ የሁለት ሰው ሊሆን ይችላል ማለት ነው። ይህም ከምን የሚመጣ ነው ያው ከልምድ አንፃር ነው ከልምድ አንፃር ማለት ነው ያው አብዛኛው የሰው ልጅ ችሎታዎች እና ከህሎቶች በልምድ ነው ሊያዳብራቸው የሚችለው ማለት ነው። የሰው ልጅ አንድን ነገር እየተማረው እየተማረው እየደጋገመው ሲሄድ በዛ ነገር ላይ ልዩ ከህሎት ልዩ ችሎታ ያዳብራል ማለት ነው። ከዛሬ ነገ ከነገ ደግሞ ከነገው ደግሞ ከነገ ወዲያ ላለው ከአመት አመት ከወር ለቀጣይ ወር ከሳምንት ለዛኛው ሳምንት እያሻሻለ ይሄዳል ማለት ነው። ያው የሰው ልጅ ከሌሎችም እንስሳቶች የሚለየው ነገር ይሄ መማር መቻሉ ወይ የጭንቅላቱ ወይንም የአእምሮው የመማር ችሎታ ወይንም የመማር ክህሎት ነው ማለት ነው። ከፈጣሪ ዘንድ የተቸረውና ይህንን ልምድ በአንደኛው እጃችን እናዳብረውና ከዛ አንደኛው እጃችን መጻፍ አያውቅም ማለት ነው። ስለዚህ የዛ አይነት ነገር አለ ማለት ነው። ያው በእርግጥ አሁን ጽሁፍ የሚጻፈው በኮምፒውተር ወይንም በመጻፊያ ማሽን ሊሆን ይችላል ቢሆንም ግን የእጅ ጽሁፍም አስፈላጊ የሚሆንባቸው ጉዳዮች አሉ ማለት ነው። ለምሳሌ የህግ ጉዳዮችን ብናይ የህግ ማመልከቻዎች የህግ አንቀጾች አብዛኛውን የሚጻፉት በእጅ ነው ማለት ነው። ስለዚህ ያ ደግሞ ጉዳዩን አንድ ከሳሽ ወይም አንድ ተበዳይ ጉዳዩን በዝርዝር ለማስረዳት እንዲሁም ጉዳዩን በደንብ ለዳኛው ለመግለጽና ሀሳቡ በትክክል ሳይዛነፍ ለዛ እንዲደርስ አሪፍ የእጅ ጽሁፍ ያስፈልጋል ማለት ነው። በትክክለኛ አማርኛ መጻፍ ያስፈልገዋል ማለት ነው። ምክንያቱም በትክክለኛ አማርኛ ካልተጻፈለት ያ ዳኛ ሀሳቡን ላይረዳው ይችላል ማለት ነው። የእጅ ጽሁፍ ስለሆነ። ለአንድ አንድ ሰው ደግሞ ያው የየሰው ችሎታ አለ አንዳንድ ሰው የሰው ጽሁፍ የሰው እጅ ጽሁፍ የማንበብ ችሎታ ያለው አለ አንዳንዱ ደግሞ የሰው እጅ ጽሁፍ የማይገባው ወይም ግር የሚለው ሰው ይኖራል ማለት ነው። ያው ይሄ እንግዲህ ተፈጥሮአዊም ሊሆን ይችላል አንዳንድ ጊዜ ደግሞ ከልምድም አንፃር ሊሆን ይችላል ማለት ነው። እናም ይሄ ማመልከቻ የሚጽፍ ሰውዬ ምናልባት በጥሩ የእጅ ጽሁፍ ሊኖረው ይችላል ማለት ጥሩ ችሎታ ምናልባት እንደ እኔ በቀኝ እጁ ሆኖ የለመደው እንበልና በግራ እጁ ለጻፍ ቢል ያ ነገር ሀሳቡ በትክክል ላይገልጽ ይችላል ወይም ላይነበብ ወይም ሌሎች ሰዎች ላይረዱት ይችላሉ ማለት ነው። እና ያው በሁሉም እጅ መልመድ ጥሩ ይመስለኛል ግን ያው ካደገ በኋላ አስቸጋሪ ነው። ስለዚህ አንዳንድ ወላጆች አሁን ልጆቻቸውን በሁለቱም እጃቸው እንዲሞክሩ ቢያደርጓቸው ጥሩ ይመስለኛል እኔም ይሄንን ወደፊት ለመተግበር አስቤያለሁኝ። እና ያው እኔ በአብዛኛው የምጽፈው በቀኝ እጅ ነው ማለት ነው። ቀኝ ቀኘኛ አው ግራዎች እንግዲህ ግራኛ ይባላሉ ቀኞች ደግሞ ያው በቀኝ እጃቸው ይሆናል ማለት ነው። እና የኔ የአጻጻፍ ሁኔታ ይሄን ይመስላል ማለት ነው

የምታስታውሰው ልዩ በዓል አለ ወይ? ያው እንግዲህ በዓላት ሲባሉ የተለያዩ በዓላት ይኖራሉ ማለት ነው። ህዝባዊ በዓላት ይኖራሉ እንዲሁም ባህላዊ በዓላት ይኖራሉ እና ደግሞ ሃይማኖታዊ በዓላት ይኖራሉ ማለት ነው። በእነዚህ በዓላዊ እንግዲህ እነዚህ በዓላት የተለያዩ በሰው ልጅ አይምሮ ውስጥ የተለየ ስሜት ይኖራቸዋል ማለት ነው። የተለየ ትውስታን ጥለው ሊያልፉ ይችላሉ ማለት ነው። ያው በዓላት በአመት ጠብቀው የሚመጡም ስለሆኑ ስለዚህ በጉጉት የሚጠበቁ ናቸው ማለት ነው። የሰው ልጆች እነዚህን በዓላት በጉጉት ይጠብቋቸዋል ማለት ነው። የሰው ልጆች እነዚህን በዓላት ለማክበር በትልቅ ዝግጅት ይጠብቋቸዋል ማለት ነው። የሰው ልጆችን እነዚህን በዓላት ለማክበር ቀናቶችን ቆጥረው ሳምንታቶችን ጀምረው እንደዚሁም ወሮችን ጨምረው አመታት አመትን ይደርሳሉ። ያደርገዋል በአመት ስለሆነ በዓል የሚመጣው ማለት ነው። በሀገር ደረጃ የሚከበሩ የተለያየ የነጻነት ቀን ቀን ይሆናሉ ይኖሩ ይሆናል እንዲሁም የድል ዘመቻ ቀን ይኖራሉ ማለት ነው። እና የተለያዩ በዓላት ይኖራሉ ማለት ነው። እንደ ሀገር ደረጃ እነዚህም ህዝባዊ በዓላት በመባል ይታወቃሉ ማለት ነው። የሀገርን ህዝብ አንድ የሚያደርጉ የዛቻ ሀገር ህዝቦች ልብ በአንድ የሚመታበት በዓል ይሆናል ማለት ነው። የነጻነት ሊሆን ይችላል ወይንም የድል ዘመቻ ታሪክ በዓላት ይሆናል ማለት ነው። ጀግኖች የሚዘከሩበት ጀግኖች የሚታወሱበት ቀንና ይህ ትውልድ ምን ማድረግ እንዳለበት ያንን ታሪክ መድገም እንደሚገባው የሚያስታውሱ በዓሎች ይኖራሉ ማለት ነው። እንግዲህ ሁሉም ሀገር የራሱ የሆነ ታሪክ ይኖረዋል የራሱ የሆነ ድል ይኖረዋል ማለት ነው የራሱ የሆነ በዓል ይኖረዋል ማለት ነው። አብዛኞቹ ደግሞ ያው እንግዲህ የዘመን መለወጫን በዓል እንደ ሀገራዊ በዓል ይወሰዳሉ ማለት ነው። እና ደግሞ ከዚህ በተጨማሪ በባህላዊ የሚከወኑ ልዩ ልዩ የሆኑ በዓል ሁኔታዎች ይኖራሉ ማለት ነው። ሌላኛው ነው ዋናው ያው ሃይማኖታዊ በዓል ነው። ማንኛውም አማኝ የሆነ ሰው የራሱ ሃይማኖት የሚያስቀምጠው ወይንም መፈጸም ያለበት የበአል አይነት ይኖራል ማለት ነው። ያው እንግዲህ እኔ ልዩ ትዝታ ወይም የ ልዩ የማስታውሰው በዓል የኢዳል ፈጥር በዓልና የኢዳል አድሃ አረፋ በዓል ነው ማለት ነው። ከእነዚህ እንግዲህ ልዩ ትውስታ አለኝ ብዬ የማስበው የኢዳል አድሃ አረፋ በዓል ነው በአዲስ አበባ ያከበርኩት በዓል ነው። ከዛሬ አንድ አመት በፊት ማለት ነው ሁለት ሺህ አስራ ስድስት በኢትዮጵያን አቆጣጠር የቀን አቆጣጠር ስርዓት ማለት ነው። እና እሱ በአዲስ አበባ ስታዲየም ነበር ያከበርነው እና። በጣም በብዙ ሆነን ነበር የስነ ስርዓቱ የሶላት ስነ ስርዓቱ የተካሄደው እና እዛ ብዙ መሻሂዎችን ወይም ብዙ የእምነቱ አባቶችን ያገኘሁበት። እንዲሁም ብዙ የውጭ ሀገር ዜጎችም ጋር ያከበርንበት በዓል ነበርና ያው። አንዳንድ በዓሎች ከሀገርም አልፈው በተለይ ሃይማኖታዊ ሲሆኑ በዘር ቋንቋ ብሄር ቀለም ሳይለዩ አንድ የሚያደርጉ ናቸው። ይህንን ትልቅ የፈጣሪ ተአምር ያየሁበትና የበአላትን ሀያል የሰው ልጆች የጋራ ማንነት የጋራ አንድ የሚያደርጋቸውን ሀገር ሲኖር በባህል በቋንቋ በቀለም በዘር ሳይለያዩ አንድ ይሆናሉ ማለት ነው። የት ከየትኛውም ክልል ከየትኛውም አቅጣጫ ይምጡ ከ ከአደጉ ሀገሮች ይሁን ከድሀ ሀገሮቹ ድሀ ይሁን ሀብታም ይሁን ሁሉም በአንድ ተሰልፎ የሚከብርበት ሁኔታ ይኖራል ማለት ነው። እና ይህ አዲስ አበባ ስታዲየም ያከበርኩት በዓል የኤዲያል አረፋ በዓል ለኔ ልዩ ትውስታዬ ነው ብዬ አስባለሁ ማለት ነው

ስነ ጥበብ ትወዳለህ? ስነ ጥበብ አዎን እወዳለሁኝ ስነ ጥበብ ማለት ያው ከስሙ እንደምንረዳው የተለያዩ የጥበብ ስራዎች ማለት ነው እነዚህም ቅርጻ ቅርጽ ስዕላት ሊሆኑ ይችላሉ። እንዲሁም ሙዚቃ እና የተለያዩ አይነት በጣም ጥበብ ስራ በጥበብ እየተሞሉ ስራዎች ማለት ነው። እና እዚህ ላይ የሰውን ልጅ የአእምሮ ብስለት የአእምሮ ችሎታ እናያለን ማለት ነው። እዚህ ስነ ጥበብ የሚባለው ውስጥ ማለት ነው። ያው በጣም ጥበብ የተሞሉ አሉ ባህላዊ የሆኑ አሰራሮች ለምሳሌ የሸክላን ስራ ብናይ እሱ አንዱ የስነ ጥበብ አይነት ነው ማለት ነው። ያው ባህላዊ ሰዎች ወይንም የገጠር ሰዎች ከዛው ከጓሯቸው አፈርን በመቆፈር እና እሱን በማቡካት በመፈጭተው በማቡካት የተለያዩ የእደ ጥበብ ስራዎችን ይሰራሉ ማለት ነው። የተለያዩ የሽክላ ስራዎችን ይሰራሉ ማለት ነው። እና ይህ በጣም ልዩ ነገር እና ትልቅ ነገር ነው ማለት ነው። በሀገራችን ብንመለከት የጎንደር ፋሲል ግንብ እንደውም ላሊበላ ሀውልትን ብናይ እነዚህ ትልቅ የጥበብ ስራዎች ወይም የስነ ጥበብ ስራዎች ጥበብ የታየባቸው ስራዎች ናቸው ማለት ነው። ምን ያክል የሰው ልጅ ጠንካራ እንደነበርና ምን ያክል ተሰጥኦ እንደነበራቸው ያሳየናል ማለት ነው። ያው እንግዲህ ከዛም አለፍ ብሎ የእደ ጥበብ ስራዎችን ስናይ ብዙ አይነት አሉ ማለት ነው። ለምሳሌ እንዳነሳነው የሸክላ ስራ ይህ የሸክላ ስራ ልዩ የስነ ጥበብ ስራ ነው ማለት ነው። እና ሰዎች የተለያዩ ጭቃን ወይንም አፈርን የተለየ አይነት ቀይ አፈርን በመጠቀም ያንን በመፍጨት እና ወደ ጭቃነት በማቡካት የተለያዩ አይነት ስራዎችን እንዲሁም ድስቶችን እና ልዩ ልዩ እቃዎችን ለቤት መገልገያ እንጀራ መጋገሪያ ምጣድን ጨምሮ ለቤት መገልገያ የሚሆን ምርቶችን ያመርታሉ ማለት ነው። ያንን አፈር በመጠቀም ይህ ልዩና አስደናቂ ነገር ነው። እንዲሁም ብረት ቀጥቃጮችን ብናይ ወይንም ብረታ ብረት የሚሰሩ ሰዎችን ብናይ ብረቱን በማቅለጥ ልዩ የሆነ እንደ ማጭድ ማረሻ እና የተለያዩ እንደ ቢላ አይነት ነገሮችን ይሰራሉ ማለት ነው። ይህ ለማህበረሰቡ እጅግ ጠቃሚና በጣም አስፈላጊ የሆነ የመገልገያ አይነቶች ናቸው ማለት ነው። እነዚህ እንዲሁም የተለያዩ ቅርጻ ቅርጾችን ይሰራሉ ለምሳሌ ሳርን በመጠቀም የተለያዩ ሞሰብ የሚባለውን ለምሳሌ ሞሰብ የሚባለውን የስፌታ አይነት ብናይ እሱም አንድ የስነ ጥበብ ስራ ነው ማለት ነው። ሳርን በመጠቀም እንግዲህ ሳርንና ሳርን በማያያዝ ያን ያክል ልዩ እና በጣም ደስ የሚል እቃ ይሰራሉ ማለት ነው። ያም ማስቀመጫ የተለያዩ የክብር እንግዳ ሲመጡ ምግብ ማቅረቢያ አብዛኛውን እንደውም ሰርግ በገጠር ጊዜ አካባቢ ሰርግ ሲካሄድ የሰርግ ስነ ስርዓት ጊዜ ምግብ የሚቀርብበት የክብር ሰዎች ወይም የተከበሩ እንግዶች ሲመጡ ለነሱ ምግብ የሚቀርብበትና ታላቅ የክብር መገለጫም እንደሆነ ያሳያል ማለት ነው። ይሄ ሞሶብ የሚባለው ይህም አንዱ የስነ ጥበብ ስራዎች ነው ማለት ነው። እንዲሁም ሰዎች የተለያዩ ባህላዊ ዘፈኖች አሏቸው ማለት ነው እነዛም የጥበብ ውጤቶች ናቸው። የተለያዩ ግጥሞች ይኖራቸዋል የተለያዩ በነዛ ግጥሞች ሀገር ይወደሳል እናት ትሞገሳለች አባት ይሞገሳል ወንድም እንዲሁም ለሚስቱ ለባሏ ሊዘፍኑ ይችላሉ ማለት ነው። እነዛን ግጥሞች በመጠቀም ማለት ነው ይህም አንዱ የጥበብ ስራ ነው ማለት ነው። እንዲሁም የተለያዩ ቅርጻ ቅርጾች በድንጋይ ላይ የሚቀረጹ እንዲሁም በወረቀት ላይ በግድግዳ ላይ የሚቀረጹ የተለያዩ ስዕሎች ይኖራሉ ማለት ነው እነዚህም የጥበብ ስራዎች ናቸው ማለት ነው። ዛፎችን የሚሰሩ ሰዎች አሉ ተራሮችን እንዲሁም አበቦችን ወንዞችን ፏፏቴዎችን የሚሰሩ ሰዎች አሉ ማለት ነው። እነዚህ ፏፏቴዎች እነዚህ ወንዞች እንዲሁም ተራሮች እና አበቦች የተለያዩ አይነት ፍሬ ያላቸው ዛፎች በጣም ይማርኩኛል እኔ በጣም እወዳቸዋለሁ ማለት ነው። እነዚህ በወረቀት ላይ በግድግዳ ላይ እንደውም በድንጋይ ላይ ተቀርጸው ሳያቸው ለኔ ልዩ ስሜት አላቸው ማለት ነው። ተፈጥሮአዊም ከመሆናቸው አንፃር በጣም ያስደንቁኛል ማለት ነው። እንዲሁም እነሱን ስራዎች በጣም ከምወዳቸው የጥበብ ስራዎች መካከል ናቸው ማለት ነው። እና በአጠቃላይ ሰዎች ይህንን ጥበባቸውን ተጠቅመው ኑሯቸውን ሊያቀልላቸው የሚችል እንዲሁም ውበት እና ደስታን ሊሰጥ የሚችል ስዕልን ቅርጻ ቅርጽን ይሰራሉ ማለት ነው። እንዲሁም ማቴሪያል ወይንም ቁሳቁሶችን ለተለያዩ የእለት ተእለት ተግባራቸው የሚጠቀሙባቸውን ቁሰቁሶችን ያመርታሉ ማለት ነው። እነዚህን የስነ ጥበብ ውጤት ወይም ጥበባቸውን በመጠቀም እንደ ማጠቃለያ ያው የስነ ጥበብ ስራዎችን በአብዛኞቹ

የመንገድህን ስም ታውቃለህ? ያው እንግዲህ መንገድ ሲባል የተለያየ መንገድ ነው ማለት ነው። መንገድ ማለት የሆነ ነገር የሚጓዝበት የሚያልፍበት ነገር ማለት ነው። ያው እንግዲህ መንገዶች ብዙ አይነት ናቸው አንደኛው የህይወት መንገድ ነው አንደኛው ደግሞ በምድር ላይ ያለው መንገድ ነው ማለት ነው ያው በዚህ መልኩ ማየት ይቻላል ማለት ነው። ለምሳሌ የባቡር መንገድ የባቡር ሀዲድ በመባል የሚታወቀው እንዲሁም የመኪና መሄጃ ደግሞ አስፓልት በመባል የሚታወቀው ማለት ነው። እንደውም የሰው ልጆች ደግሞ የሚጓዙበት የእግረኛ መንገድ ወይም የእግር መንገድ ይታወቃል ማለት ነው። እንዲሁም እያንዳንዱ መንገዶች አውራ ጎዳና ይባላል ለምሳሌ ሰፊ መንገድ ከሆነ አውራ ጎዳና በመባል ይታወቃል ማለት ነው። በገጠር አካባቢ የሚገኙ ሰፋፊ መንገዶች እንደዚሁም ደግሞ ቀጭን ስለ ሰው ልጅ ብቻ የተፈቀደች መንገድ ሌላ እንስሳት የእግር መንገድ በመባል ትታወቃለች ማለት ነው። እና እንደነዚህ አይነት ያሉ የተለያዩ መጠሪያ ያላቸው የመንገድ የተለያየ ስም የተለያየ መጠሪያ ያላቸው መንገዶች አሉ ማለት ነው። ለምሳሌ የአየር መንገድ በመባል ይታወቃል የአየር መንገድ የሚባል አለ። የጀልባ ደግሞ የውሃ ላይ የውሃ መንገድ ሊባል ይችላል ማለት ነው። እና እንደነዚህ አይነት መንገዶች አሉ ማለት ነው። እያንዳንዱ ሰው ደግሞ የሚከተለው የህይወት መንገድ ያለው ማለት ነው የህይወት መንገድ በመባል ይታወቃል ማለት ነው። የአንዳንዱ ሰው ህይወት መንገድ ንግድ ሊሆን ይችላል የአንዳንዱ ሰው ህይወት መንገድ ደግሞ ትምህርት ሊሆን ይችላል ማለት ነው። የአንዳንዱ ሰው ህይወት መንገድ ደግሞ እንግዲህ የራሱ ፍልስፍና ይኖረዋል ማለት ነው። እና የህይወት መንገድ የህይወት ፍልስፍና የተለያየ መንገዶች ይኖራሉ ማለት ነው። ያው እንግዲህ እኔ ከማውቃቸው የመንገድ ስሞች አይነት እንግዲህ የእግር መንገድ አውራ ጎዳና አስፓልት ባቡር ሀዲድ የሚባሉ መንገዶች ይኖራሉ ማለት ነው።

የምትወደው ፍራፍሬ ምንድነው? ያው እንግዲህ ፍራፍሬ ሲባል የተደያዩ አይነት ፍራፍሬዎች አሉ ማለት ነው። የተለያዩ በጣም ለቁጥር አዳጋች የሆኑ በጣም ብዙ አይነት ፍራፍሬዎች ይገኛሉ ማለት ነው። እነዚህን ፍራፍሬዎች እንግዲህ እንዲህ አካባቢው አየር ንብረት እየተለያዩ ይሆናሉ ማለት ነው። በደጋማ የሚገኙ ወይንም ቀዝቃዛ የአየር ንብረት ክፍል ባለበት አካባቢ የሚገኙና በቆላማ ወይንም ወቃታማ የአየር ንብረት ክልል ባለበት አካባቢ የሚገኙ ሊሆኑ ይችላሉ ማለት ነው። በአብዛኛው እንግዲህ በደጋ አካባቢ የሚገኙ እንደ ድንች አይነት እንደውም ሽንኩርት አይነት ፍራፍሬዎች ይገኛሉ ማለት ነው። ያው ግን በአብዛኛው ጊዜ ደጋ ቀዝቃዛ ከመሆኑ አንፃር ብዙ አይነት ተፈራፍሬዎች በደጋ ክፍል አይገኙም ማለት ነው። ምክንያቱም የአየሩ ሁኔታ ለእነሱ ተስማሚ ስላልሆነ ማለት ነው። ፍሬ ለሚሰጡት እንዲሁም ለእድገታቸውም ለሁሉም ነገር ምቹ ስላልሆነ በደጋ አካባቢ ወይም በቀዝቃዛ የአየር ንብረት ባለበት አካባቢ የፍራፍሬዎች ቁጥር አነስተኛ ነው ማለት ነው። ብዙ ፍራፍሬዎችን ላናገኝ እንችላለን ማለት ነው። ሌላኛው በቆላማ አካባቢ ብዙ አይነት ፍራፍራዎች አሉ እንግዲህ እነ ማንጎ አቮካዶ ማንጎ አለ አቮካዶ ቲማቲም ፓፓዬ ካሮት ቃሪያ እና እነዚህን የመሳሰሉት እንደ ሙዝ ያሉ ፍራፍሮች አሉ ማለት ነው። እንደ ማንጎ ቀይ ስር ያሉ አሉ ማለት ነው። በርግጥ ቀይ ስርና ካሮት በአብዛኛው ያው በደጋኛውም ክፍል በደጋ ቦታም ሊበቅሉ ይችላሉ ማለት ነው እነሱ ቀዝቃዛ የአየር ንብረት ባለበት አካባቢም አይኖሩም ማለት አይቻልም። በአብዛኛው ልናገኛቸው እንችላለን ማለት ነው። በደጋውም የአየር ወይም በቀዝቃዛ ንብረት ባለበት አካባቢም ሊገኙ የሚችሉ አትክልት ወይም ፍራፍሬ ናቸው ማለት ነው። ግን በቆላማ የምናገኛቸው በተለይ በዋናነት እና ዋና ዋናዎቹ አቮካዶ ሙዝ ሙዝ አቮካዶ ፓፓዬ ማንጎ እና እንደ እነዚህ የመሳሰሉት እንደ ብርቱካን ሎሚ ያሉት አብዛኛው ወይናደጋ ወይንም በቆላማ አካባቢ ነው የሚገኙት ማለት ነው። ደጋው ክፍል ላይ አትክልቶች ልናገኛቸው አንችልም ማለት ነው። እና ያው በአብዛኛው ሁሉንም አትክልቶች ማለት ይቻላል በአብዛኛው አትክልቶች እኔ ፍራፍሬዎችን እወዳለሁ ማለት ነው። ለምሳሌ በደጋ ከሚበቅሉት ብንነሳ ድንች በጣም ነው የምወደው ድንች ተስማሚ ነው ለጤናም ጥሩ ነው በቀላሉ እሱ ማግኘት ይቻላል ማለት ነው። ያው ድንች ከሌሎች ፍራፍሬዎች የሚለየው አንድ ጊዜ ነው ከተተከለ በኋላ አንድ ጊዜ ይነቀላል ያው እሱም የተወሰነ ከስድስት እስከ ሰባት ውስጥ ይችላል ማለት ነው። ከእንደውም ከአምስት በአምስት ወርም ሊደርስ ይችላል ማለት ነው። ከተተከለ አገልግሎት ወይም ምርት እስከሚሰጥ በእነዚህ ወራቶች መካከል ድረስ ሊቆይ ይችላል ማለት ነው። እና እሱን ለምግብም ጥሩ ነው ለተለያዩ ምግቦች እንደ እርጥብ አይነት ምግቦችን ለመስራት እንዲሁም ብቻውንም ልንመገበው እንችላለን ማለት ነው። አንዱ ድንች ነው የምወደው ሌላኛው ካሮት እና ቀይ ስርም በጣም የሚመቹኝ ምግብ አይነቶች ናቸው ማለት ነው። እነሱንም እወዳቸዋለሁ ያው አፕል ግን ብዙም እንደኔ ተመራጭ አይደለም ማለት ነው። በደጋኛው ክፍል አፕል እንዲህ የሚገኝ አውቃለሁ ድንች በሚበቅልበት ቦታ አፕልም እንዲህ የሚበቅል አውቃለሁ። ቆላማ አካባቢ ወይም ወይ ናደጋ አካባቢው ላይ ሊለምድ ይችላል ያው እንግዲህ የተለየ ዘርም የአፕል አይነቱ ነው የተለየ ዘር ብዙ አይነት አፕል ዘር ይኖራሉ ዝርያ ይኖራሉ ብዬ አስባለሁ። ሌላኛው አቮካዶ በጣም ነው የሚመቸኝ ማለት ነው። እሱ በጣም ቅባትም አለው ከቅባቱም አንፃር ጣፋጭ የሆነ ምግብ ነው ማለት ነው። እና ቮካዶ ሲበዛ እወዳለሁ ማለት ነው። ከሌሎቹ ሌላኛው ሙዝ ሙዝም እንደዚሁ በተቻለ በተወሰለ መጠን ሙዝም እመገባለሁ ማለት ነው። ሙዝም የምወደው የአትክልት ወይም የፍራፍሬ አይነት ነው ማለት ነው። ሌላኛው ማንጎ እሱም በጣም ከሚመቹኝ ምግብ አይነቶች ነው ማለት ነው። ማንጎ በአብዛኛው እመግባለሁ ማለት ነው። እንዲሁም ደግሞ ብርቱካንን እመገባለሁ ማለት ነው። ብርቱካን ያው ደስ የሚል ምግብ ነው ደስ የሚል ፍራፍሬ አይነት ነው ማለት ነው። እና እንደ አጠቃላይ ብዙዎችን ፍራፍሬ አይነቶችን እመገባለሁ ማለት ነው። ያው እነሱ መመገብ ለጤናም ጥሩ ነው ፍሬሽ ከመሆናቸው አንፃርም ተፈጥሮአዊም ከመሆናቸው አንፃር ማለት ነው። የተለያዩ በሽታዎች ሊከላከሉልን ይችላሉ አብዛኞቹን የፍራፍሬ አይነት እወዳለሁ

ምን አይነት ሙዚቃ ትወዳለህ? ያው ሙዚቃ ከሚያዳምጡት ወይም ከሚሰሙት ሰዎች መካከል አይደለሁም። ስለዚህ ሙዚቃ አልወድም ማለት እችላለሁ ወይንም መስማት አልፈልግም ማለት እችላለሁ። ያው በርግጥ ሙዚቃ የሆነ ደስ የሚል ነገር ሊኖረው ይችላል። ግን ደግሞ እኔ እሱን አልፈልግም ወይም አልሰማም ማለት ነው ያው የተለያዩ ሙዚቃዎች ይኖራሉ። ሙዚቃ ሲባል እንግዲህ ለሀገር ሊሞዘቅ ይችላል ለሀገር ሊዘፈን ይችላል ማለት ነው። እንግዲህ አንድ ዘፋኝ ወይም አንድ ሙዚቀኛ ሀገሩን በሙዚቃ የሀገሩን ታሪክ የሀገሩን ባህል የሀገሩን የድል ታሪክ ወይም የነጻነት ታሪክ በሙዚቃ መልኩ ስንኞቹን ቆጥሮ እና እንዲሁም ግጥሞችን በመደርደር ሊያወድስ ወይም ሊዘፍን ሊሞዝቅ ይችላል ማለት ነው። ሌላኛው ስለ አባቱ አንድ ሰው አባቱን በሙዚቃ መልኩ ሊያወድስ ይችላል ማለት ነው። እንዲሁም ደግሞ ወይ እናቱን በሙዚቃ መልኩ እንግዲህ ስለ እናቱ ሊያመሰግን ሊያዋድስ እናቱን ሊያከብር ይችላል ማለት ነው። በሙዚቃ የእናትን ደግነት የእናትን ማንነት ማንነትና እናትን ማንም እንደማይተካት በሙዚቃ መልኩ ሊገልጽ ይችላል ማለት ነው። ሌላኛው ደግሞ ለእህቱ ሊዘፍን ይችላል ማለት ነው እህቱን ሊያሞግስ ሊያወድስ በሙዚቃው እህቱን እንግዲህ ሊያመሰግን ይችላል ማለት ነው። አንዱ ደግሞ ለወንድሙ ሊዘፍን ይችላል ማለት ነው። ያው እንግዲህ የተለያዩ ግጥሞችን የተለያዩ ስንኞችን በመቋጠር ለወንድሙ ሊዘፍን ይችላል ማለት ነው። ሌላኛው እንግዲህ ባል ለሚስቱ ሊዘፍን ይችላል ወይም ሚስት ለባሏ ለትዘፍን ትችላለች። በዚህ መካከል እንግዲህ ውበታቸውን ደግነታቸውን ባህሪያቸውን እና ፍቅራቸውን ሊገላለጹ ወይም በዚህ በሙዚቃ ሊያስተላልፉ ይችላሉ ማለት ነው። እና ያው አብዛኛው ሙዚቃ ስንኞችን እና ዜማዎችን እንዲሁም ግጥም እና ዜማን በማጣመር እንዲሁም የተለያዩ የሙዚቃ መሳሪያዎችን በመጠቀም አንድ ሰው በግጥም እና አንዱም በዜማ ምክንያት መልእክቱን የሚያስተላልፍበት መልእክቱን የሚያሰርጽበት ነው ማለት ነው። እንግዲህ ሙዚቃ ያው የራስነት እና የትውስታ የራሱ የሆነ ባህሪ አለው። እንግዲህ እነዛን ባህሪዎች በመጠቀም የማይረሳ መልእክት እንዲሁም ደስ የሚል መልእክት ሊያስተላልፍ ይችላል ማለት ነው። አንድ ሰው እንደ አጠቃላይ ያው እኔ ሙዚቃ ከሚሰሙት ወይም ከሚያደምጡት ሰዎች መካከል አይደለሁም። ይህን አይነት ሙዚቃ እወዳለሁ ለማለት ማለት ነው

የምሳ እረፍቶ ምን ያህል ጊዜ ነው? ያው እንግዲህ የምሳ እረፍት አንድ ሰዓት ሊሆን ይችላል ማለት ነው። በአብዛኛው ከስድስት ሰዓት እስከ ስምንት ሰዓት ነው ያ ማለት ወደ ሁለት ሰዓት አካባቢ ማለት ነው። አንድ ሰዓትም ሁለት ሰዓትም ሊሆን ይችላል በአብዛኛው ግን ያው ሁለት ሰዓት ማለት ነው። ስድስት ሰዓት እንወጣለን ከዛ እስከ ስምንት ሰዓት ድረስ የምሳ ሰዓት ነው ማለት ነው። ያው እንግዲህ ያው በርግጥ ሁለት ሰዓት አይፈጅም ምሳ በዛውም እረፍት ማድረጊያ እና ትንስ ያው ራስን ማፍታቻ ማዝናኛ ነው ማለት ነው። በዚህ መካከል ያሉት ሰአቶች። ስለዚህ ያው አንድ ሰው ፎከስ አድርጎ ትኩረት አድርጎ ለመስራት እንዲሁም ውጤታማ የሆነ ስራ ለመስራት ምሳ መብላት ያስፈልገዋል ማለት ነው። በዛውም ትንስ አየር መሳብ ከቻለ ደግሞ ቡናም ቢጨምርበት ልቁና ብቁ እንዲሁም ታታሪ ሰራተኛ መሆን ይችላል ማለት ነው። ከሰአት ያለውን ከምሳ በኋላ ያለውን ስራውን ትኩረት አድርጎ መስራት ይችላል ማለት ነው። ይህንን የምሳውን አሪፍ ምሳ ከበላና እንዲሁም ቡና ከጨመረበት ማለት ነው። ያው እንደምታውቀው ምሳ ላይ አብዛኛው ሰው ጠዋት ማለዲያ ሊወጣ ይችላል ወይንም አርፍዶ ተነስቶ በሆነ አጋጣሚ ማታ አምሽቶ ጠዋት አርፍዶ ቢነሳ ቁርስ ሳይበላ ወደ ስራ ቦታ ሊሄድ ይችላል ማለት ነው። ወይንም ጠዋት ቁርስ የሚሰራለት ወይንም ጠዋት ላይመቸው ይችላል ማለት ነው ምናልባት የምግብ ፍላጎቱ ላይኖር ይችላል ማለት ነውና በደንብ ላይበላ ይችላል ማለት ነው። ያው አብዛኛው ሰው ጧትጧት መብላት ይከብደዋል እና ማለት ነው። ወይንም ቅዝቃዜ ከሆነ ቅዝቃዜ ብዙ ምግብ ላይወሰደው ይችላል ማለት ነው። ስለዚህ በእንደነዚህ ምክንያቶች ጠዋት አሪፍ ቁርስ ያልበላ ሊኖር ስለሚችል የምሳ ሰዓት ሰፋ ያለ ጊዜ እና ተረጋግቶ ምሳ እንዲበላ ጊዜ መስጠቱ ጥሩ ነው ብዬ አስባለሁ። ምክንያቱም የሰራተኛ አሪፍ ምሳ ተበላ ከዛ በኋላ ያለውን ስራ በአግባቡ እንዲሰራ ስለሚያስችለው ማለት ነው። እና ያው የኔም የምሳ ጊዜ ከሁለት ሰዓት ከስድስት ሰዓት እስከ ስምንት ሰዓት ወደ ሁለት ሰዓት ገደማ ማለት ነው። የሚያክል የሚሆን የምሳ እረፍት ጊዜ አለኝ ማለት ነው

ይቅርታ መጠየቅ ቀላል ነው ወይ በርግጥ ይሄን ለመመለስ ከባድ ነው። ምክንያቱም ይቅርታ መጠየቅ ቀላል ላይሆን የሚችልባቸው መንገዶች ይኖራሉ ማለት ነው። ከእነዚህም ምክንያት እንግዲህ ያው በይቅርታ የሚጠየቀው ሰው ተበዳይ ወይም በዳይ ሊሆን ይችላል ማለት ነው። በዳይም ከሆነ እንግዲህ የበደለው ነገር ከባድ ከሆነ ወይንም ከባድ ጥፋት አጥፍቶ ከሆነ ወይንም ይቅር አይለኝም የሚል ስጋት ካለ እና የማይሆን ነገር አድርጎ ከሆነ ያው ይቅርታ ብሎ ያንን ሰው ለመጠየቅ ሊያስፈራው ይችላል ማለት ነው። ምክንያቱም ካደረገው አንፃር ወይም ካጠፋው ጥፋት ወይም እዛ ሰው ላይ ካደረሰው ጉዳት ከበደለው በደል አንፃር ሄዶ ይቅርታ ማለት ሊከብደው ይችላል ማለት ነው። የዛን የበደለውን ሰውዬ ፊት ማየት ሊያስፈራው ይችላል ፊቱ ቆሞ ለማናገር ይቅርታውንም ለማቅረብ ሲታይ በጣም ሊከብደው ይችላል ማለት ነው። በዚህ ምክንያት ቀላል ላይሆን ይችላል ማለት ነው። እንዲሁም ከተበደይ ጎን ብናየው የበደለው ሰውዬ ትልቅ በደል ሊሆን ይችላል እንዲሁም ልቡን ሰብሮት ሊሆን ይችላል ማለት ነው። ወይንም የቅርቡ ሰው ከሆነ ከዛ ሰው የማይጠብቀው ነገር ሊሆን ይችላል ማለት ነው በፍጹም እኔ ላይ ያደርጋል ብሎ ያላሰበው ነገር ተከስቶበት ሊሆን ይችላል በከባዱ ጎድቶት ሊሆን ይችላል ማለት ነው። ይህ እንግዲህ መክዳት ሊሆን ይችላል ወይንም በሱ ላይ ስም ማጥፋት ሊሆን ይችላል ወይንም ሌላ ሌላ የተለያዩ ሙከራዎች ሊሆኑ ይችላሉ ማለት ነው። በሱ ላይ እና ይህ ነገር ይህን ነገር ይቅር ለማድረግ ለዛ ሰው ሊከብደው ይችላል ማለት ነው። ውስጡ ላይሽር ይችላል ማለት ነው። ውስጡ ላይ ህመሙ ሊቆይ ይችላል ማለት ነው። ከዚህ በደል ከበደሉ ወይንም ከተፈጸመበት ክፋት አንፃር ከደረሰበት በደል አንፃር ማለት ነው ይቅር ማለት ቀላል ላይሆን ይችላል ማለት ነው። በእነዚህና በተለያዩ የበደሎቹ ክብደት አንፃር ይቅርታ መጠየቅን ትንሽ ከባድ ሊያደርገው ይችላል ማለት ነው። ይቅርታ መጠየቅንም ይቅርታን መቀበልንም ከባድ ሊያደርገው ይችላል ማለት ነው። እንግዲህ በደሉ ቀላል ከሆነ ወይንም ሳይታሰብ እየተፈጸመ ከሆነ ወይንም ሆን ብሎ ያንኛውንም ሰው ለመጉዳት አስቦ ወይም አውቆ በስህተት ከሆነ ይቅርታውን መጠየቅ ቀላል ሊሆን ይችላል ማለት ነው። ምክንያቱም በስህተት የተሰራ ነገር ምንም ማድረግ አይቻልም። የሰው ልጅ ሊሳሳት ይችላል ሊያጠፋ ይችላል ያው እንግዲህ ካላወቀ ወይንም ስለዛ ነገር ግንዛቤ ካልኖረው ወይንም ሌላውን ይጎዳል ብሎ ካላሰበ ሌላውን እንደሚጎዳው በጊዜው ግንዛቤ ከሌለው የዛኔ ሰዉየው ካላወቀ ሌላን አካል ሊጎዳ እንደሚችል ካላወቀ ምንም ማድረግ አይቻልም ማለት ነው። ስለዚህ በቀላሉ ይቅርታን ለመጠየቅ ቀላል ያደርገዋል ማለት ነው። ይሄ አለማወቁ የግንዛቤ አለማኖሩና ሌላውን ሰው ያስከፋል ብሎ አለማሰቡ በንጹህ ልቡ በመሆኑ ሰውየው ጋር ምንም ጥፋት ላይኖርበት ይችላል ማለት ነው። እና ይህንንም ሳይታሰብ መደረጉ በተበዳይ በኩል ወይንም ችግሩ በደረሰበት ሰውዬ በኩል እንኳን ምንም መበሳጨትን ንዴትን ወይንም መከፋትን ቢያመጣም ይሄኛው ሰውዬ ግን እሱን ለመጉዳት አስቦ ወይንም እሱ ላይ መጥፎ ነገርን ለማድረግ አስቦ እስካልሆነ ድረስ ይቅርታ መጠየቁ ቀላል ይሆንለታል ማለት ነው። በቀላሉ ይቅርታ ማለትም ይችላል ማለት ነው። ምክንያቱም ተሳስቶ ስለሆነ ያንን ነገር ያደረገበት እንዲሁም ይቅርታ ተቀባዩም በቀላሉ ይቅርታ ሊያደርግለት ሳያውቅ ነው ያደረገበት እሱን ለመጉዳት አስቦ አይደለም ወይንም ለእሱ መጥፎ ነገር አስቦ አይደለም ወይም እሱን ይጎዳል የሚለው ነገር በሰውየው ላይ በጊዜው እውቅና ላይኖረው ይችላል ማለት ነው። ያ ነገር በሌላ ሰው ላይ መጥፎ ነገር ወይንም አሉታዊ የሆነ ውጤት ሊኖረው እንደሚችል ግንዛቤው ላይኖረው ስለሚችል ይሄን ሰው ይቅርታ ሲጠይቀው ይቅርታውን ተቀብሎ ይቅር ተባብሎ የነበረውን ነገር እንዳልተፈጠረ ለመርሳት ቀላል ይሆናል ማለት ነው። ምክንያቱም አውቆ ያጠፋና ሳያውቅ ያጠፋ እኩል ሊሆን አይችልም ማለት ነው። እንግዲህ ይቅርታ መጠየቅ ቀላል እና ከባድ መሆኑ በእነዚህ በሁለት መንገዶች ሊሆን ይችላል ማለት ነው።

እሺ በብዙ ህዝብ መካከል መሆን ይመችሃል ወይ? የሚል ነው ጥያቄ ነው ያው እንግዲህ በብዙ ህዝብ መሆን የራሱ የሆነ ጥቅም እና ጉዳት ይኖረዋል ማለት ነው። አንደኛ በብዙ ህዝብ መካከል ስትሆን ከተለያዩ ህዝቦች ጋራ ልምድ ልትለዋወጥ ትችላለህ። እንዲሁም ባህል የተለያዩ ነገሮችን ከብዛት አንፃር የተለያዩ ነገሮችን ልትቀያየር ትችላለህ የተለያዩ ነገሮችን ልትማማር ትችላለህ ማለት ነው። እንደውም ደግሞ በዛ መካከል ብዙ የሚረብሽ ነገር ሊኖር ይችላል ማለት ነው ጩኸት ሊኖር ይችላል። እንደውም የተለያዩ ነገሮች ሊረብሹ ካንተ ጋር ካንተ ማንነት ጋር የማይሄዱ ካንተ ፍላጎት ጋራ የማይሄዱ ነገሮች ይኖራሉ ማለት ነው። እዛ እንግዲህ ብዙ ሰው በሚሰበሰብበት ጊዜ ምክንያቱም ብዙ ሰው ከሆነ ብዙ ነገር ይኖራል ማለት ነው። ስለዚህ ይሄ ደግሞ መሆንን የሚመርጥ ሰው አለ ብቸኝነት የሚያስደስተው እና ለራሱ ከራሱ ጋር መሆን ብዙም ግርግር የማይወድ አይነት ባህሪ ያለው ሰው አለ ማለት ነው። ያኔ እንግዲህ በብዙ ሰው መካከል መሆን ላይመቸው ይችላል ማለት ነው ነጻነት ላያገኝ ይችላል ማለት ነው። እንደፈለገ መሆን ላይችል ይችላል ማለት ነው። እና በብዙ ህዝብ መካከል የመሆን የራሱ የሆነ ጉዳትም ጥቅምም አለው ማለት ነው። ስለዚህ በአብዛኞቹ ያው እንግዲህ ጉዳት ሊኖሩት ይችላሉ ማለት ነው። ብቸኝነት የሚያስደስተው እና ለራሱ ከራሱ ጋር መሆን ብዙም ግርግር የማይወድ አይነት ባህሪ ያለው ሰው አለ ማለት ነው። ያኔ እንግዲህ በብዙ ሰው መካከል መሆን ላይመቸው ይችላል ማለት ነው። ነጻነት ላያገኝ ይችላል ማለት ነው እንደፈለገም አሁን ላይችል ይችላል ማለት ነው። እና በብዙ ህዝብ መካከል የመሆን የራሱ የሆነ ጉዳትም ጥቅምም አለው ማለት ነው። ሊያጋጥም ይችላል ማለት ነው። እንደዛ ከሆነ ያው እንግዲህ ብዙ ህዝብ ከሆነ የሚጠቀመው ነገር ብዙ ስለሚሆን ከሚጠቀመው ነገር ደግሞ ያው የተለያዩ ነገሮች ይኖራሉ ማለት ነው። ቅሪቶች ይኖራሉ ማለት ነው። እነዛ እንግዲህ በአካባቢው ላይ ወይም በዛ በብዙ ህዝብ ባለበት ቦታ መካከል ብዙ ቆሻሻዎች ሊፈጠሩ ይችላሉ ማለት ነው። መጨናነቆች ሙቀቶች ሊፈጠሩ ይችላሉ ማለት ነው። እንግዲህ ንጹህ አየር ላይገኝ ይችላል ማለት ነው። ይህ ብዙ ህዝብ በተሰበሰበበት አካባቢ ማለት ነው። እንደ እኔ ያው እንግዲህ ብዙ ህዝብ በተሰበሰበት አካባቢ ወይም ብዙ በብዙ በብዙ ህዝብ መካከል መሆኑን ብዙም አስደሳች አይደለም ለኔ ብዙ ምቾት የሚሰጠኝ አይደለም ማለት ነው። በተለያዩ ኬዞች እንግዲህ ከላይ እስካሁን በጠቀስኳቸው ምክንያቶች ብዙ ምቾት የሚሰጠኝ አይነት አይደለም ማለት ነው። አብዛኛውን በጥቂት ሰዎች መካከል መሆንን እመርጣለሁ ብቻዬንም ከመሆን ብቻዬንም መሆን ያስፈራኛል በአብዛኛው ጊዜ ወይ የምሰራው ነገር ከሌለኝ በስተቀር ይጨንቀኛል ብቻዬን መሆን ብዙ ድባቴን ያመጣል ማለት ነው። ሀሳቦችን ብዙ ሀሳቦችን ያመጣል ማለት ነው። ብቻዬን መሆን እንዲሁም ብዙ ጭንቀቶችን ሊያመጣ ይችላል ማለት ነው። ስለዚህ በጥቂት ሰዎች መካከል ወይም ከጥቂት ሰዎች ጋር መሆኑን እና ከእነሱ ጋር ጭዉውቶችን ልምዶችን እንዲሁም የተለያዩ እውቀቶችን መቀያየር እፈልጋለሁ ማለት ነው። ከእነሱ ጋር ማውራት ከእነሱ ጋር የተለያዩ ነገሮችን አብሮ ማድረግ ያንን እመርጣለሁ ማለት ነው። በብዙ ህዝብ መካከል ከመሆን በጥቂት ሰዎች መካከል መሆንን የኛውን እመርጣለሁ ማለት ነው። በዚህኛው በጥቂት ሰዎች መካከል መሆን ለኔ ምቾት የሚሰጠኝ ነገር ነው ማለት ነው። እንዲሁም የሚያስደስተኝ ነገር ነው ማለት ነው። ያው ከብዙ ህዝብጋ ከመሆን ይሄኛው ለኔ በጣም የተሻለ ነገር ነው ማለት ነው

ስራ ላይ ችግሮችን ትፈታለህ ያው በስራ ላይ ችግሮችን አዎን እፈታለሁኝ በስራ ላይ የተለያዩ ችግሮች ሊያጋጥሙ ይችላሉ ማለት ነው የስራ መቅዝቀዝ ሊኖር ይችላል እንደውም ፍላጎት የመቀየር ይኖራል ማለት ነው እንደውም የተለያዩ የቴክኒክ ችግሮች ሊያጋጥሙ ይችላሉ ማለት ነው በስራ ቦታ እንዲሁም የሰራተኞች ከስራው ጋር ምቾት ያለማግኘት ወይንም የሰራተኞች ከሚከፈለው ደሞዝ አንፃር ወይንም ከተለያዩ ነገሮች ችግሮች ይኖራሉ ማለት ነው። ያው እንግዲህ እነዚህን ችግሮች ለመፍታት የተለያዩ ደረጃዎች ወይም የተለያዩ ቅድም ተከተሎችን መከተል ሊኖርብን ይችላል ማለት ነው ችግሮችን በአግባቡ ለመፍታት እና የሚፈለገውን መፍትሄ ላይ ለመድረስ የሚፈለገው ድምዳሜ ላይ ለመድረስ ወይንም የሚፈለገውን ውሳኔ መወሰን ማለት ነው የተለያዩ ቅደም ተከተሎችን መከተል እና በእነዚያ ቅደም ተከተሎች መሰረት ችግሮችን መፍታት ይጠበቃል ማለት ነው መጀመሪያ ችግሮችን መለየት እና እነሱን ማየት በደንብ ዋና ዋና ችግሮች ላይ ትኩረት አድርጉ እነዛ ችግሮች ስራውን ሊወዱ የሚችሉ እንደውም የስራውን ውጤታማነት ወደኋላ ሊጎትቱ የሚችሉና ውጤታማ እንደውም ስራውን ሊያግዱ መሰናክል ሊሆኑ የሚችሉ ዋና ዋና ችግሮችን መጀመሪያ መለየት ያስፈልጋል ማለት ነው እነዛ ችግሮች ከተመረጡ በኋላ ወይም ያሉ ችግሮች ከተመዘገቡ እና ከተቀመጡ በኋላ በአፋጣኝ ሊፈቱ የሚገባቸው ችግሮች ከነዛ ችግሮች መካከል የትኞቹ ናቸው የሚለውን እንዲሁም ቀስ ብለው በሂደት ሊፈቱ የሚችሉ ችግሮችን መለየት ያስፈልጋል ማለት ነው። በእነዚህ መካከል ያለው ልዩነት ያው እንግዲህ በአፋጣኝ መፈታት ያለባቸው ችግሮች ትልቅ አደጋን የደቀኑ ሊሆኑ ይችላሉ ማለት ነው። በስራው ላይ እንዲሁም በስራው ላይ ትልቅን መሰናክል ሊሆኑ የሚችሉ ችግሮችን በአፋጣኝ መፍታት ያስፈልጋል ማለት ነው እንዲሁም ደግሞ በሂደት የሚፈቱ ችግሮች ይኖራሉ እነዛ ችግሮችን ቀስ በቀስ ብዙም በጊዜው ብዙም መሰናክል ላይሆኑ የሚችሉ ግን ቀስ በቀስ ችግር የሚያመጡ ወይም መሰናክል ሊሆኑ የሚችሉ ይሆናሉ በስራው ላይ ስለዚህ እነዛን ችግሮች ደግሞ ቀስ በቀስ ለመፍታት እነዚህ በሁለት መልኩ ችግሮችን መለየት ይቻላል ማለት ነው ከዛ በኋላ መተንተን ያስፈልጋል ማለት ነው። የትኛውን ችግር ማን ሊፈታው እንደሚችል የትኛው ችግር በማን መፈታት እንዳለበት መተንተን ያስፈልጋል ማለት ነው። እነዛን ችግሮች በሰራተኛው ላይ አቅም ሊፈቱ ይችላሉ ወይንስ የበላይ አካል ሊያያቸው ይገባል ወይንስ ከሌላ ከውጭኛ ወይንም ከስራው ቦታው አንፃር ወይንም ከመስሪያ ቤቱ ወይንም ከድርጅቱ ውጭ ያለ ሌላ ትብብር ያስፈልጋል የሚለውን እነዛን ችግሮች መተንተን ያስፈልጋል ማለት ነው። ተንትኖ እንግዲህ እነዛን ችግሮች ወደሚመለከተው አካል መውሰድ ያስፈልጋል ማለት ነው። ወደ በላይ አካል ሊሆን ይችላል ወይንም በድርጅቱ ብቻ የማይቻል ሌላ ትብብርን የሚጠይቅ ከሆነ ወደዛ መውሰድ ያስችላል ማለት ነው። እንዲሁም እዛው ባለው ሰራተኛ ወይም እዛው ባለው ስራ ላይ ባለው ሰራተኛ ሊፈቱ የሚችሉም ከሆነ እነዛን መያዝ ያስፈልጋል ማለት ነው። ከዛ በኋላ እንግዲህ አስፈላጊ የሆኑ ግብዓቶችን እንዲሁም በጀቶችን በመበጀት ወደ ስራ መግባት ያስፈልጋል ማለት ነው። እነዛን ችግሮች ለመፍታት ወደ ስራ መግባት ያስፈልጋል ማለት ነው። እንግዲህ ስራም ሲሰራ በጀት ያስፈልገዋል። አስፈላጊውንና በቂ የሆነ የተጋነነም እንዲሁም አነስተኛም ያልሆነ ሰው ያንን ችግር ለመፍታት የሚያስችል በቂ የሆነ በጀት መበጀት ያስፈልጋል ማለት ነው። ከዛ በኋላ እንግዲህ ወደ ስራ ገብቶ እነዛን ያንን በጀት በአግባቡ ላይ በማዋል ያሉትን ችግሮችን ለመቅረፍ መሞከር እና በየጊዜው ግምገማ ማካሄድ ግምገማ እያካሄዱ እነዛን እየመረመሩና ውጤቱን እያዩ መሄድ ያስፈልጋል ማለት ነው። ስለዚህ በእንደዚህ አይነት መልኩ ችግሮች በስራ ላይ የሚያጋጥሙ ችግሮች ሊፈቱ ይችላሉ ማለት ነው። እነዚህን ቅደም ተከተሎች በመከተል እና ተረጋግቶ ችግሮቹን በማየት የመፍትሄ ሀሳቦችን ማምጣት ይቻላል ማለት ነው። የተለያዩ ውሳኔዎችን የመፍትሄ ውሳኔዎችን መወሰን ይቻላል ማለት ነው። እንዲሁም ሌላ ትብብር ካስፈለገም በመተባበር ችግሮች ሊፈቱ ይችላሉ ማለት ነው። እና እነዚህ ከላይ የተጠቀሱትን ቅደም ተከተሎች በመከተል ችግሮችን በስራ ላይ ሊያጋጥሙ የሚችሉ መሰናክሎችን ችግሮችን በመፍታት ውጤታማ ስራን መስራት ይቻላል።

የክላውድ ማከመቻ ትጠቀማለህ? ያው እንግዲህ የክላውድ ማከመቻ የሚባለው አንድን መረጃ ክላውድ ላይ የማስቀመጥ ማለት ነው የሆነ ዶክመንት የሆነ ፋይል ሊሆን ይችላል ያንን ፋይል ያንን መረጃችንን ክላውድ ላይ ማስቀመጥ መቻል ማለት ነው። ይሄ ደግሞ እንዳይጠፋ ያደርጋል ማለት ነው የተለያዩ መሳሪያዎቻችን ኤሌክትሮኒክስ መሳሪያዎቻችን ስልክ ሊሆን ይችላል ላፕቶፕ ሊሆን ይችላል ዲስክቶፕ እንዲሁም የተለያዩ ኮምፒውተሮች ሊሆኑ ይችላሉ ማለት ነው እነሱ ብልሽት ቢያጋጥማቸው እንዲሁም ፋይላቸው ቢደለት ወይንም ቢቃጠሉ እና ወይንም ቢሰሰረቅ ወይም ከአገልግሎት ውጪ ቢሆኑ በተለያየ ምክንያት እነዛን ነገሮች መጠቀም ባንችል የዚህ ክላውድ የሚባለው ነገር ካስቀመጥነው ያንን መረጃችንን እንዲሁም ፋይላችንን ከዛ ላይ በቀጥታ መጠቀም በፓስወርዳችን ኢሜላችንን በመጠቀም ከዛ ላይ ማውረድ እንችላለን ማለት ነው። እዛ ላይ ማስቀመጥ እንችላለን ማለት ነው። ያው የተለያዩ ክላውድ ማስቀመጫዎች አሉ ለምሳሌ እንደ ቴሌግራም ያሉ የራሳቸው ሴቭድ ሚሴጅ ወይም የመልእክት ማስቀመጫ የሚል የራሱ የሆነ ማስቀመጫ አለው ማለት ነው የራሱ የሆነ ክላውድ ማከማቻ አለው ማለት ነው እና ይሄ ነገር በጣም ጥሩ ነገር ነው ማለት ነው ሰው በተለያየ ምክንያት መሳሪያውን ስልኩን ላፕቶፑን ወይም ዴስክቶፑን እንደውም ወይም ኮምፒውተሩን በተለያየ ኬዝ ወይም በተለያየ ምክንያት ከጥቅም ውጪ ቢሆንበት ወይም መጠቀም ባይችል አዲስ በሚገዛበት አዲስ መሳሪያ በሚገዛበት ወቅት ያንን ከከላውድ ላይ የነበረውን መረጃ የነበረውን አጠቃላይ አስፈላጊ የሆነ ፋይል ወይንም መረጃ ማግኘት ይችላል ማለት ነው ከክላውድ ላይ ይህም በቀላሉ እንዳያጣው ያደርጋል ማለት ነው ያው እንግዲህ ከዲቫይሱ ወይንም ከመሳሪያው በላይ እዛ እቃው ላይ ወይንም እዛ መሳሪያው ላይ ስልኩ ላይ ወይንም ኮምፒውተሩ ላይ አልያም ደግሞ ፐርሰናል ፒሲው ላይ የነበረው መረጃ በጣም ውድ ሊሆን ይችላል ወይንም የህይወት ዘመኑ ዋጋ የከፈለበት ነገር ሊሆን ይችላል። ማለት ነው እና እነዛን ነገሮች በመጠቀም የኔ ክላውድ ማከማቻ ላይ በማስቀመጥ ከዛ ላይ በቀላሉ ሊያገኘው ይችላል ማለት ነው ይሄን ነገር እና በጣም ጠቃሚ ነገር ነው ማለት ነው እኔም የክላውድ ማከማቻ እጠቀማለሁ ማለት ነው በአብዛኛው ያው የቴሌግራም ክላውዲ ማከማቻን ነው የምጠቀመው ማለት ነው።

ከደንበኞች ጋር ትገናኛለህ ያው እንግዲህ ከደንበኞች ጋር አወ እገናኛለሁ ደንበኞች ማለት አገልግሎት የሚፈልጉ ወይም አገልግሎት የሚሰጡ ማለት ናቸው እንግዲህ ደንበኛ ሲባል በሁለቱም ጎን ወይም በሁለቱም በኩል ሊሆን ይችላል ማለት ነው። አገልግሎት የሚሰጥም አገልግሎት ለሚፈልገው ሰው ደንበኛ ነው። እንዲሁም ደግሞ አገልግሎት የሚፈልገው ሰው አገልግሎት የሚሰጠው ሰው ደንበኛው ነው ማለት ነው። እንግዲህ ደንበኛ ማለት ከተለያዩ ሰዎች ጋር ከተለያዩ ድርጅቶች ጋር ከተለያዩ ተቋማት ጋር በአንድ ላይ መስራት ማለት ነው እነሱ የሚፈልጉት ነገር አለ። ከእኔ እኔ ልሰጣቸው የምችል እኔም ደግሞ የምፈልገው ነገር አለ ማለት ነው። ከእነሱ እነሱ ለኔ ሊሰጡኝ የሚችሉት እቃ ሊሆን ይችላል አገልግሎት ሊሆን ይችላል እነሱ ጋር ያለ እኔ ግን የምፈልገው ለዛ አገልግሎት ከፍዬ መጠቀም የምችለው ማለት ነው። እንዲሁም ደግሞ እኔ ጋር የሆነ አገልግሎት ወይንም እቃ ሊኖር ይችላል እነዛ ከፍለው መውሰድ የሚፈልጉት ማለት ነው። እና ከእነሱ ጋር ያው ግንኙነት ይኖራል ማለት ነው። እያንዳንዱ ሰው በሚኖረው ህይወት የማህበራዊ ህይወት ውስጥ ማለት ነው በተለያየ ነገር ከድንበኞች ጋር ይገናኛል ማለት ነው። በተለይ በዚህ ጊዜ አለም አንዲ መንደር በሆነችበት ጊዜ ከደንበኞች ጋር የማይገናኝ ማንኛውም ሰው አይኖርም ማለት ነው። ምክንያቱም የሰው ልጅ አንዱ ከአንዱ ጋር ተሳስሮ አንዱ ከአንዱ ጋር ተባብሮ የሚኖር እንጂ ብቻውን የሚኖር ፍጡር አይደለም ማለት ነው። በተለያየ ነገር ይሄ ነገር ከሌሎች ደንበኞች ጋር ይገናኛል ማለት ነው ይሄንን ግንኙነት ደግሞ ጥሩና ለስላሳ የሆነ ማድረግ ይጠበቃል ማለት ነው። ከአንድ ሰው ምክንያቱም ጥሩ አገልግሎት ለመስጠት ወይም ጥሩ አገልግሎትን ለመቀበል ጥሩ ግንኙነት ጥሩ ድርድር ሊኖረው ይገባል ማለት ነው። ጥሩ የንግግር ስኪል እንዲሁም የተለያዩ ችሎታዎች የንግግር ችሎታዎች ማለት ነው። አብዛኛው ያው ደንበኛ የሚባለው ነገር ታማኝነት ስለሆነ ማለት ነው። ሰዎች ከሌሎች ለይተው አንዱን ደንበኛ የሚያደርጉት በታማኝነቱ ነው ማለት ነው። በሚሰጠው አገልግሎት ታማኝነት እና እንዲሁም ጥራት ሊሆን ይችላል ማለት ነው። ወይንም በሚሸጣቸው እቃዎች በእነዛ እቃዎች ኳሊቲ ወይም ጥራታቸው ደረጃቸውን የጠበቁ እቃዎች በመሆናቸው ነው ማለት ነው። እንዲሁም ሰውየው ታማኝ ለቃሉ ወይንም ለሚሰጠው አገልግሎት ታማኝ በመሆኑ ነው ማለት ነው። ሰዎች ደንበኛ አድርገው የሚይዙት ወይም ከሌላኛው ሰው ለይተው እሱን በደንበኝነት የሚይዙት የሚያማክሩት ወይንም እቃ ከእሱ የሚወስዱት ወይም ከእሱ አገልግሎትን የሚፈልጉት ማለት ነው። ያው ብራንድ እንደሚባለው ያንን ሉዓላዊ የሆነ ብራንዲ መገንባት መቻል አለበት ማለት ነው። ያንንም ከደንበኞቹ ጋር በሚገናኝበት ጊዜ ዘለቄታ እንድኖረው ያንን ማስቀጠል እንዲሁም አገልግሎቱን እያሻሻለ መቀጠል ይኖርበታል ማለት ነው። አንድ ሰው ለማሻሻል እና ጥሩ ቀጥታ ከደንበኛ ጋር ግንኙነት እንዲኖረው ማለት ነው። እነዚህን መርሆች መከተል ታማኝነት እና ጥሩ አገልግሎት ሰጪነት ቀልጣፋ እንዲሁም ሰአቱን እየጠበቀ አገልግሎት መዱ ላይ ላለበትና ትክክለኛ ፍትሃዊ የሆነ አገልግሎት ለሁሉም ደንበኞች መስጠት አለበት ማለት ነው። ሁሉንም ደንበኛ በማክበር ሁሉንም ደንበኛ አንደ ንጉስ በማየት አንዱን ከአንዱ ሀብታሙን ከዲሃው እንዲሁም ጥሩና መጥፎ ነው ብሎ ሳይለይ ሁሉንም በኩል አይን መሸኘት ሁሉንም በኩል አይን ግንኙነት ማድረግ ፍትሃዊ የሆነ ግንኙነት ማድረግ ያስፈልጋል ማለት ነው። ከደንበኞች ጋር ሁሎችም ከፍለው እስከሆነ ድረስ እኛ ጋር የሚጠቀሙት በነፃ የሚጠቀሙት ነገር የለምና ለዛ ለከፈሉት ነገር ደግሞ ተገቢውን የሆነ አንዱ ለአንዱ ከፍ ወይንም ለአንዱ ዝቅ ሳይል ለሁሉም የሚገባቸውን በከፈሉት ልክ የሚገባቸውን ማግኘት አለባቸው ማለት ነው። ያ ማለት ተመሳሳይ ክፍያ የከፈለ ደንበኛ ተመሳሳይ የሆነ አገልግሎት መውሰድ አለበት ወይንም ተመሳሳይ የሆነ ቀን መውሰድ አለበት ማለት ነው። ምክንያቱም ተመሳሳይ ክፍያ ከፍሎ የተለያየ አገልግሎት ማድረጉ ይሄ አድሎ ወይም ሙስና ስለሚሆን ማለት ነው። ይህም እንግዲህ እኛን ሊያስቆጣ ይችላል ደንበኛን ሊያሳጣ ይችላል ማለት ነው። እንግዲህ ከደንበኞች ጋር ጥሩ ግንኙነት ማድረግ እፈልጋለሁ ጥሩ ደንበኛን ማፍራት እፈልጋለሁ ጥሩ ደንበኛን መገንባት እፈልጋለሁ የሚል ሰው ከእነዚህ ነገሮች ተቆጥቦ ትክክለኛና ፍትሃዊ የሆነን አገልግሎት መስጠት ይኖርበታል ማለት ነው። እኔም ያው ከደንበኞች ጋር እገናኛለሁ ግንኙነቴም እስካሁን በጠቀስኳቸው መልኩ በታማኝነትና በቅንነት ፍትሃዊ በሆነ መንገድ

ጺም ወይም ጺም ታቆያለህ አሁን ጺም ያው ገና እየወጣ ነው እስካሁን እንኳን ጺም የለኝም ግን ያው ጺም ቢኖረኝ አቆየዋለሁ ማለት ነው። ምክንያቱም ደስ ይላል ጽም ረጅም ሲሆን ሲያድግ ደስ ይላል እና ልዩ ውበትም አለው ልዩ ገጽታም አለው። ስለዚህ እሱንም ቶሎ ቶሎ መላጨቱም ያው ክልክልም ስለሆነ አቆየዋለሁ ማለት ነው። በጣም ጥሩ ነገር ነው። አሁን በወጣቶች ዘንዳ እንደውም የተለያዩ ማህበረሰቦች ዘንዳ ጺም ማሳደግ ተቀባይነት ያለው ተግባር ነው። ደስ የሚል ተግባር እንዲሁም የተለያየ ገጽታን የሚያላብስ ነው ማለት ነው